እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ ማለት ነው። ቃለ መጠየቁ እንደሚከተለው በማንበብ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል። ወደ ቃለ መጠይቃችን ተራ እኮ ይላል። በጣም ነው የሚያሳዝነው ቃሉን ራሱ እንዲሁ ሲሰሙት። ተራብኩ ማለት እንግዲህ አንድ ሰው ምግብ በማጣት መቸገሩንም እንደዚሁም ደግሞ የምግብ ፍላጎቱ መጨመሩንና እንግዲህ የምግብ ፍላጎቱ ጨምሮ ነገር ግን የሚመገበው ምግብ ማጣት ማጣቱን መቸገሩን ነው የሚገልጽልን ማለት ነው። እና እንደዚህ አይነት ሰዎች እንግዲህ ምናልባትም ወጥተው ወርደው ስራ ሰርተው በሚያገኙት የገቢ ምንጭ እንግዲህ ራሳቸውን እና ቤተሰቦቻቸውን ማስተዳደር የማይችሉ ሰዎች ናቸው። እንግዲህ ብዙ ጊዜ ተራብኩ ብለው የሚያዝኑ የሚያለቅሱ የሚተኩዙ ማለት ነው። እና እንደው እንደነዚህ አይነት የተቸገሩ ሰዎችን እንደው በዚህ አጋጣሚ ሁላችንም ብንሆን ማለት ነው። እንደው ተባብረነ እንደው ተረዳርተን እነዚህን ሰዎች ራብ ከፉ ነውና ከራብ ከራብ ውስጥ እናውጣቸው። የእለት ተእለት ኑሯቸውን የሚመሰሩትበትን የስራ እድል ብንፈጥርላቸው ጥሩ ነው እላለሁኝ። በዚህ አጋጣሚ ማለት ነው እና እንደ መራብ ክፉ ነገር የለም። ማንም የሰው ልጅ እንግዲህ እራብ ምነ እራብ ይሀይስ ኩናት ይላል። ከምንም በላይ እንግዲህ እንደ ራብ ያለ ክፉ ነገር የለምና ሁላችንንም ቢሆን እንግዲህ ለራብ እንደው ፈጣሪ አጋልጦ አይስጠን እላለሁኝ። በዚህ አጋጣሚ እንግዲህ እና ተራብኩ ማለት ተጠማሁ የሚለው ተቃራኒ ቃል ይሆናል ማለት ነው። ተራብኩ ምግብን ነው ተጠማሁ መጠጥን ይሆናል ማለት ነው። ውሃን ማለት ነው። ተራብኩ ግን ምግብን ምግብ ማግኘት አለመቻሉን ነው። ይሄ ሰውዬ አሁን ምንድነው? ለሆዱ እንግዲህ ለሆዱ ፍላጎት የሚመገበው ምግብ ማጣት መቻሉን ነው። ይሄ ቃል የሚነግረን ወይም ደግሞ እንግዲህ ተራብኩ ሲል ምናልባትም በኑሮ ውጣ ውረድ ወይም ደግሞ የነገሮቹ ገበያ ላይ የሚሸጡ እያንዳንዳቸው የምግብ እህሎችም ይሁኑ ወይም የትኛውም ቁሳቁስ ነገር። እንግዲህ እሱ ከሚያገኘው የገቢ ምንጭ በላይ በመሆኑ ፍላጎቱን ሊያሟላ ያልቻለ ሰው ምን ይላል ማለት ነው። በኑሮ ተቸገርኩ ተራብኩ ተበደልኩ የሚለውን እንደ አጠቃላይ እንግዲህ ይሄን ሁሉ የሚገልጽ ይሆናል ማለት ነው። ማለትም እንግዲህ ምንድነው? ነገሮቹ ከጊዜ ወደ ጊዜ የገበያ ላይ ያሉ ቁሳቁሳት ዋጋቸው እየጨመረ በመሄዱ ነገር ግን የዚህ የሰውየው ደግሞ የብር መጠን ወይም ደግሞ እንግዲህ ገንዘቡ ትንሽ በመሆኑ እነዚያን ነገሮች እየገዛ እንግዲህ የቤተሰቦቹንና የግል ህይወቱን ለመምራት ያልቻለ ሰው ወይም ደግሞ እንግዲህ ይሄን የገንዘብ እጥረት ያለበት ሰው በሌላ አገላለጽም ተራብኩ ሊል ይችላል ያ ማለት ምን ማለት ነው? በቃ ለኑሬ አስፈላጊ የሆኑትን ነገሮች ሁሉ ማሟላት አልቻልኩም ለማለትም አብሮ መጠቀም እንችላለን ማለት ነው። ይህ ማለት ምንድነው? ለምሳሌ ልጆቹን ልብስ ገዝቶ የማያለብስ ከሆነ እንደዚሁም ልጆችን ወደ ትምህርት ቤት ለመላክ እንግዲህ ቁርስ ልጆቹ ብዙ ነገር ያስፈልጋቸዋል የትምህርት ቤት ዩኒፎርም ያስፈልጋቸዋል ዩኒፎርም ልብስ ማለት ነው። እንደዚሁም የሚለብሱት ጫማ ልብስ ምግብ ይሄ ሁሉ ነገር ያስፈልጋቸዋል እና ይሄን ሁሉ ማሟላት የማይችል ሰው በኑሮው እንግዲህ በጣም የተቸገረ ሰው ማለት ነው። ተራብኩ ሊል ይችላል አሁን ምግብ ብቻ ሳይሆን ኑሮን በትክክል መምራት የማይችል ሰው ማለትም በቃ የቤተሰቡን ፍላጎት ማማላት የማይችል ሰው በሌላ አገላለጽ ተራብኩ ሊል ይችላል ማለት ነው። ተቸገርኩ እያለ ነው ማለት ነው። ወይም ደግሞ ተራብኩ ሲል ተቸገርኩ ወይም ደግሞ በኑሮ ውድነቱ የተነሳ ቤት ውስጥ የሚያስፈልጉኝን ነገሮች ለልጆቼም ሆነ ለራሴ ማሟላት አልቻልኩም ተቸገርኩኝ። እኔ ያለኝ ገቢና እንደዚሁም ደግሞ የኔ ፍላጎት ሊመጣጠንልኝ አልቻለም የሚል ቃልን በግልጽ የሚያሳውቅ ወይም የሚያሳይ ቃል ነው ማለት ነው። እና እንግዲህ እንዲህ አይነት ችግር ያለባቸው በተለይ አቅመ ደካሞች ናቸው። ወይም ደግሞ ገና ለስራ ያልደረሱ ወጣቶች ወላጅ የሌላቸው ወጣቶችም ሊሆኑ ይችላሉ። ምክንያቱም ወጥተው ወርደው የተለያዩ ስራዎች ላይ በመግባት እንግዲህ የሚቀጥራቸው አካል ሰርቶ ቀጥሮ የሚያሰራቸው አካል ሊያጡ ይችላሉ ወይም ደግሞ በግላቸውም እንስራ ቢሉ ደግሞ ወረት ያስፈልጋቸዋል ይሄንን ወረት ደግሞ እነሱ ከየትም ሊያገኙት ስለማይችሉ። እንግዲህ እንደነዚህ አይነት ሰዎችም ተራብኩ ሊሉ ይችላሉ። ስለዚህ የተራበ ሰው እንግዲህ የመጨረሻ አማራጩ ሊሆንም የሚችለው ወደ መስመር ወጦ ልመና በልመና የስራ መስክ መሰማራት ሊሆን ይችላል። እና እንግዲህ በተለይ ወጣቶች ህፃናቱ ማለት ነው እንደው ተርበው ስናያቸው በጣም ያሳዝናሉ። እና እነዚህን የተራቡ ህፃናት እንደው በኢኮኖሚ ደረጃ የተሻለ ደረጃ ላይ ያላችሁ ሰዎች እነዚህን ሰዎች እንግዲህ ከዚህ የወድቀት ኑሮ በማንሳት በህይወታቸው የተሻለ እንዲሆን ብትተባበሩ

እሺ አመሰግናለሁ። እንግዲህ በመጀመሪያ ደረጃ ሰላመ እግዚአብሔር ለሁላችንም አስፈላጊና ትልቅ ዋጋ አለውና ሰላም እንዴት አደራችሁ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ በማለት የተከበረ የሰላምታ ድምፄን እያሰማው ቃለመጠይቁን እንደሚከተለው አብነና ለቃለ መጠይቁ የመልስ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን። "ካልሲ" ይላል። እንግዲህ ካልሲ ማለት ምን ማለት ነው? ካልሲስ ከምን ከምን ሊሰራ ይችላል? የሚሉትን እና ሌሎችንም ጥያቄዎች እያነሳሁ በዚህ አጭር ደቂቃ ውስጥ የራሴን መልስ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እንሄዳለን። እንግዲህ እንደሚታወቀው ከራስ ፀጉራችን እስከ እግር ጥፍራችን ድረስ ያለው የተለያዩ የሰውነት ክፍሎቻችን የተለያዩ የልብስ አልባሳትን እንጠቀማለን ወይም ደግሞ ለምሳሌ ልዩ ልዩ የሰውነት ክፍሎቻችንን በተለያዩ የልብስ አይነቶች እንግዲህ ገመናችንን በመሸፈን ልንለብስ እንችላለን። ለምሳሌ ለራሳችን ኮፍያ እንደምንለብሰው ሁሉ እንደዚሁም ደግሞ ከአንገታችን ይዞ እስከ ቂጣችን ድረስ ያለውን የሰውነት ክፍላችንን ምናልባትም እንግዲህ በጾታ የሚለያይ አልባሳት ይኖር እንጂ ለወንድ ለምሳሌ ሹራብ፣ ወይም ደግሞ ኮት፣ ወይም ደግሞ ጃኬት እየለበስን እንደዚሁም ከቂጣችን ይዞ እስከ እግራችን ቁርጭምጭሚት ድረስ ቦላሌ ወይም ደግሞ ሱሪ በመልበስ እንግዲህ ሰውነታችንን ከተለያዩ ነገሮች ወይም ደግሞ ከፀሀይና ከብርድ እንደዚሁም ደግሞ ከቁር እንደዚሁም ደግሞ ከተለያዩ ነፍሳት እንደምንከላከልበት ሁሉ እንግዲህ ለእግራችንም ከተለያዩ አይነት ስሪት የተሰራ ራሱን የቻለ ልብስ እንለብሳለን ማለት ነው፤ ለእግራችን ጫማም ማለት ነው። ስለዚህ ካልሲ ማለት የትኛውን የሰውነት ክፍላችንን የምንሸፍንበት የልብስ አይነት ነው ማለት ነው የእግራችንን ጫማውን ክፍል ማለት ነው። ከእግር ጥፍራችን ይዞ እስከ ቁርጭምጭሚታችን ሊደርስ ይችላል፤ ወይም ደግሞ እስከ ላይ እስከ ባታችን ድረስ ሊደርስ ይችላል ካልሲው ረጅም እና አጭር ካልሲ ስላለ ዞሮ ዞሮ ምንድነው ካልሲ ስንል የእግራችንን ጫማ የሚሸፍንልንና እግራችንን እንግዲህ የምን ለእግራችን ልስላሴ የሚያግዝ እንደዚሁም ደግሞ ከተለያዩ ስለታማ ነገሮች በተወሰነ መልኩ ሊከላከልልን የሚችል ምናልባትም ሰሪቱ ከሹራብ ሊሆን ይችላል ወይም ደግሞ እንግዲህ ስሪቱ ከተለያዩ ነገሮች ሊዘጋጅ ይችላል ማለት ነው፤ እና ከጫማ በውስጥ በኩል ከ ከጫማ በውስጥ ከቆዳችን ጋራ ከእግራችን ቆዳ ጋራ በቀጥታ ግንኙነት የሚኖረው ቆዳችንን ለማለስለስ የሚሸ የምንሸፍንበት የልብስ አይነት ምን እንለዋለን ማለት ነው ካልሲ እንለዋለን ማለት ነው። ስለዚህ "ከካልሲ በኋላ ምን እንለብሳለን?" ተብሎ ቢጠየቅ ጫማ ነው ምንለብስ ማለት ነው። ስለዚህ በጫማና በእግራችን መካከል እግራችንን ልንሸፍንበት የምንችል የልብስ አይነት ካልሲ እንለዋለን ማለት ነው። ስለዚህ ይሄ ካልሲ ለእግራችን ሙቀት ይሰጣል፤ እንደዚሁም ደግሞ እግራችንንም እንዲለሰልስ ያደርጋል ማለት ነው። ስለዚህ ይሄ ማነው ካልሲ የምንለው ደግሞ እንግዲህ ስሪቱ የእግራችንን ጫማ ቅርጽና ዲዛይን የያዘ ሆኖ ይሰራል። ብዙ ጊዜ ከሹራብ ነገሮች ነው የሚሰራው። በተለያየ አይነት ቀለም ሊዘጋጅ ይችላል። ከጥቁር ከ ብቻ እንደየሰ እንደየፍላጎቱ ጥቁር፣ ነጭ እንደዚሁም ዝጉርጉር አይነት ነገር ብቻ በተለያየ መልኩ ሊሰራ ይችላል ቀለሙ ማለት ነው፤ ነገር ግን ዲዛይኑን ስናየው ቅርጹ የእግራችንን የጫማችንን ቅርጽ ይዞ ይነሳል ቁመቱ ምናልባትም እስከ ፈርሳችን ሊደርስ ይችላል። ወይም ደግሞ እንግዲህ አጭር ካልሲ ምንለው አለ እዚያው ቁርጭምጭሚታችን ላይ የሚያልቅም ሊሆን ይችላል ማለት ነው፤ እና በዋናነት እንግዲህ ይሄ ካልሲ የምንለው ማለት ነው የእግራችንን ጫማውን ክፍል ለ የሚሸፍንና እንደዚሁም ከብርድ የሚከላከል ሙቀት የሚሰጥ ማለት ነው። እንደዚሁም ደግሞ ጫማችን በቀጥታ የእግር ቆዳችንን እንዳይፈከፍከው ወይም ደግሞ ሻ ሻካራ ነገር እንዳይፈጥርበት ልስላሴ እንዲኖረው እግራችን ላይ ከጫማው በውስጥ የምንለብሰው ስሪቱ የሹራብ የሆነ ወይም ደግሞ እንግዲህ የተ ከተለያዩ ማቴሪያሎችም ሊዘጋጅ ይችላል ዙሮ ካልሲ ማለት ነው። በዚህ ልክ እንግዲህ ተዘጋጅቶ ለእግራችን ልስላሴና ሙቀት እንዲሰጥ ብሎ ታስቦ የሚሰራ በእግራችን ዲዛይን የሚ በእግራችን ቅርጽ ልክ ተጀ ዲዛይን የሚሰራ የልብስ የእግራችን የልብስ አይነት ነው ማለት ነው። ስለዚህ ለምሳሌ ለራሳችን ኮፍያ፣ ለአይናችን መነፀር እንደዚሁም ደግሞ ለአንገታችን መሃረብ ወይም ደግሞ ለ ለሰውነታችን ኮት ጃኬት እንደሚያስፈልገው ሁሉ ለእግራችንም ካልሲ ያስፈልገዋል ማለት ነው። ስለዚህ

እሺ አመሰግናለሁ በመጀመሪያ ደረጃ ሰላም እንዴት አደራችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ብዬ የከበረ የሰላምታ ድምፄን ካሰማው በኋላ ቃለ መጠይቁን እንደሚከተለው በማንበብ ለቃል መጠይቁ መልስ የምጸጥ ይሆናል ማለት ነው። ወደ ቃል መጠይቃችን እሄዳለሁ። አውሮፕላን ይላል እንግዲህ አውሮፕላን ስንል ምን አውሮፕላን ማለት ምን ማለት ነው? አውሮፕላን ለምን ለምን ጉዳዮች ይጠቅማል ወይም ደግሞ የአውሮፕላን ጠቀሜታ ምንድነው? በሚልና እንደዚሁም እንግዲህ ስራ ስለ አውሮፕላን ልዩ ልዩ የሰውነት ክፍሎች እና ጠቀሜታቸው በይች በተሰጠችኝ ደቂቃ ውስጥ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያው እንግዲህ አውሮፕላን ማለት ማለት እንግዲህ የሰው ልጅ እንግዲህ ከቦታ ቦታ አንድም በእግሩ ይንቀሳቀሳል ሁለትም የተለያዩ የትራንስፖርት አገልግሎቶችን በመጠቀም ሊንቀሳቀስ ይችላል። ለምሳሌ በመኪና በጀልባ በባቡር እንግዲህ ከሆነ ቦታ ወደሆነ ቦታ እንደሚንቀሳቀሰው ሁሉ አውሮፕላንም በሰማይ ላይ ማለትም በአየር ላይ ተንሳፎ ሰውንና የተለያዩ ቁስ አካላትን ማለት ነው። ከቦታ ወደ ቦታ ማጓጓዝ የሚችል የትራንስፖርት አይነት ነው ማለት ነው። ማለትም በሞተር ሀይል የሚንቀሳቀስ እና በዋናነት ሁለት ክንፎች ያሉት ሆኖ በእነዚህ ሁለት ክንፎች አማካኝነት ማለት ነው አየርን እየቀሰፈ ወይም ደግሞ አየርን ሰንጥቆ በመሄድ በጣም ፈጣን የሆነና እንደዚሁም በዋጋ ደረጃ በአንጻራዊነት ውድ ነው። ዝሮ ዝሮት ምክንያቱም ከሚሰጠው የትራንስፖርት ፍጥነት እና እንደዚሁም በውስጡ ከሚገኙት አገልግሎቶች አንፃር እሱ በጣም የተሻለ ከመሆኑ አንፃር። ፈጣን ከመሆኑ አንፃር እንደዚሁም ደግሞ በአጭር ጊዜ ውስጥ ብዙ ውጣ ውረድ ያላቸውን አካባቢዎች በቀጥታ በአየር ላይ ተንሳፎ በመሄድ ፈጣን የትራንስፖርት አገልግሎት በመስጠቱ በዋጋ ደረጃ እንግዲህ ከሌሎቹ ከመኪና እና ደግሞ በውሃ ላይ ከሚሰጡ የትራንስፖርት አይነቶች እሱ በዋጋው ፈጠን ከበድ ያለ ወይም ደግሞ በዋጋው ጨመር ያለ ሲሆን በዋናነት ግን አውሮፕላን ስንል ምንድነው? ሰዎችንና ልዩ ልዩ ቁሳቁሳትን ውድ በተለይ ውድ የሆኑ ቁሳቁሳትን ማለት ነው። ከሆነ ቦታ ወደ ሆነ ቦታ ወንዙ ተራረው ሸለቆው ባህሩ ሳይገድበው ማለት ነው። በአየር ላይ በመንሳፈፍ ወይም ደግሞ አየርን እየቀሰፈ ወይም ደግሞ አየርን ሰንጥቆ በመሄድ ፈጣን የሆነ የትራንስፖርት አገልግሎት የሚሰጥ በሞተር ሀይል ማለት ነው። የሚንቀሳቀስ እንግዲህ ይሄ ትራንስፖርት አይነት ነው ማለት ነው። ስለዚህ ይሄ ትራንስፖርት አይነት ማለት ነው ምንም አይነት ነገር አይገድበውም ማለትም ተራራውን ሸለቆውን ወንዙን ሀይቁን የትኛውንም አይነት ነገር ሳይገድበው አየር ላይ ብቻ ተንሳፎ በሁለት ክንፎቹ እየታገዘ ማለት ነው። በሞተሩ እየተሽከረከረ እንግዲህ በአየር ላይ ተንሳፎ በመሄድ ወይም በመብረር ማለት ነው። ፈጣን የሆነ የትራንስፖርት አገልግሎት የሚሰጥና እጅግ በጣም የዘመኑ የቴክኖሎጂ ውጤት የሆነውን ይህንን አውሮፕላን እንግዲህ ሲበሩበትም ምቾት ያለው ማለትም እንደሌሎቹ የትራንስፖርት አይነቶች የሚያንገጫግጭ ወይም ደግሞ ሰውን የሚረብሽ ስሜት የለውም። በቀጥታ እንግዲህ የተወሰኑ ሜትሮችን በመንደርደር በቀጥታ ወደ አየር ላይ ብድግ ብሎ በመነሳት ከዚያ በኋላ የሚጠበቅበትን ከፍታ ከደረሰ በኋላ በቀጥታ ማለት ነው። አየርን እየሰነጠቀ እንግዲህ ተራረውን ወንዙን ሸለቆውን እንደዚሁም ሀይቁን ውቅያኖሱን ሰንጥቆ በማለፍ ምንም ነገር ሳይገድበው። የሰውን ልጅና እንደዚሁም ልዩ ልዩ ቁሳቁሳትን እንግዲህ ከሆነ ቦ ወደሆነ ቦታ ለማጓጓዝ ይህም በዋናነት የትራንስፖርት ለማጓጓዝ በማጓጓዝ ማለት ነው የትራንስፖርት አገልግሎት የሚሰጥ። እንግዲህ ተንቀሳቃሽ ሞተር ነው ማለት ነው። ወይም ደግሞ ማሽን ነው ማለት ነው። እና ይሄ አውሮፕላን እንግዲህ ከሌሎቹ በጣም የሚለይበት ዋና ዋና ነጥቦቹ አንድም በአየር ላይ ተንሳፍፎ መብረር በመቻሉ ሁለትም ደግሞ በጣም ፈጣን በመሆኑ እንደዚሁም ሶስት ደግሞ ለሰው ልጅ እጅግ በጣም ከሌሎቹ የትራንስፖርት አይነቶቹ ይሄኛው በጣም ምቹ በመሆኑ ከሌሎች የትራንስፖርት አይነቶቹ ለየት ያለ ይሆናል ማለት ነው። እና ሁላችንም ብንሆን እንግዲህ ምቾት የተለየ ምቾት የምንፈልግ ሰዎች ጉዞአችንን በአውሮፕላን በመጓዝ እንግዲህ ህይወትን እናጣጥም እላለሁኝ በዚህ አጋጣሚ ማለት ነው። እኔም እድሉ ገጥሞኝ እንግዲህ በአውሮፕላን የተለያዩ ቦታዎች ላይ ተጓጉዣለሁኝ በጣም ደስ ይላል በጣም ይመቻል። እንደዚሁም እንግዲህ ከላይ ወደ ታች ሆነው ሲያዩት አለም እራሱ ምን እንደምትመስል በጣም ነው ደስ የሚለው በጣም ነው የሚገርመው። ልክ እንደ አህዋፋት በቀጥታ አየርን እየሰነጠቀ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም የእግዚአብሔር ይቀድማልና ሰላም እንዴት አደራችሁ በማለት ሰላም እግዚአብሔርን ለሁላችሁም እየተመኘው ማለት ነው። እንደሚከተለው ቃለመጠይቁን በማንበብ ለቃለ መጠይቁ ማብራሪያ የምትሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ። ሱሪ ይላል እንግዲህ ሱሪ ማለት ምን ማለት ነው? ሱሪስ? የትኛውን የሰውነት ክፍላችንን የሚሸፍን ልብስ ነው በሚሉና ሌሎችንም ጥያቄዎች። በማንሳት ለእነሱ ማብራሪያ የምንሰጥ ይሆናል ማለት ነው። ወደ ትንታኔ እሄዳለሁኝ። እንግዲህ ቅድምም ስገልጸው ነበረ ምናልባትም እንግዲህ የኛ የተለያዩ የሰውነት ክፍሎቻችን አሉ እነዚህን የተለያዩ ውጫዊ የሰውነት ክፍሎቻችን በብርድ በፀሀይ ሀሩር እንደዚሁም ደግሞ በተለያዩ ነፍሳት። ይሄ የተለያዩ የሰውነት ክፍሎቻችን እንዳይጎዱ ምንድነው? መሸፈኛ ልብስ ያስፈልጋቸዋል ማለት ነው። እንግዲህ ከራስ ፀጉራችን ጀምሮ እስከ እግር ጥፍራችን ድረስ ያሉ የሰውነት ውጫዊ የሰውነት ክፍሎቻችን የተለያዩ የልብስ አይነት አይነቶችን በመልበስ ከቁር ከብርድ ከዝናብ እንደዚሁም ደግሞ ከተለያዩ ተናካሽ ነፍሳት እንግዲህ ልዩ ልዩ ልብሶችን በመልበስ እንከላከላቸዋለን። ማለት ነው እነዚህ ሰውነታችን ላይ ጉዳት ሊያደርሱ የሚችሉ ብርድ ሙቀት የፀሀይ ሀሩር ማለቴ ነው ብርዱን ዝናቡን። እንደዚሁም ተናካሽ ነፍሳትን ምንድነው ልብስ በመልበስ ገላችንን በልብስ በመሸፈን። ገላችን ምንም ጉዳት እንዳይደርስበት በልብሳችን እንከላከላለን ማለት ነው። ስለዚህ ለምሳሌ የራሳችንን ፀጉር ኮፍያ በማድረግ የራስ ኮፍያ በማድረግ ራሳችንን ጭንቅላታችንን እና ፀጉራችንን እንንከባከባለን ማለት ነው። እንደዚሁም ደግሞ ከአንገታችን እስከ ጌጣችን ድረስ ያለውን የሰውነት ክፍላችንን እንግዲህ በብርድ በዝናብ ወይም ደግሞ በፀሀይ ሀሩር ወይም ደግሞ በተናካሽ ነፍሳት በራሪ ነፍሳት ሊሆን ይችላል ብቻ በየትኞቹም ነፍሳት። ጉዳት እንዳይደርስብን ምንድነው? ገላችንን በተለያዩ የልብስ አይነቶች እንደ ጃኬት ሹራብ ወይም ደግሞ ይሄ ምንድነው ጃከት ሹራብ ኮት በእንደነዚህ አይነት የልብስ አይነቶች በመልበስ የራሳችን ገላችን እንጠብቃለን ወይም ደግሞ ከነዚህ ጉዳት አምጪ ነገሮች እንከላከላለን ማለት ነው። ልክ እንደዚህም ሁሉ ከቂጣችን ይዞ እስከ እግራችን ቁርጭምጭሚት ድረስ ማለት ነው። ያለውን የሰውነት ክፍላችንን። ከቅድም ከገለጽኳቸው ችግሮች ማለትም ከዝናብ ከብርድ ከፀሀይ ሀሩር እንደዚሁም ከተናካሽ ነፍሳት ማለት ነው። የምንከላከልበት የልብስ አይነት ምን ይባላል? ማለት ነው ሱሪ እንለዋለን ማለት ነው። ስለዚህ ሱሪያችን ምንድነው ሁለት ቀዳዳዎች የሁለት እግሮቻችን ማስገቢያ ሁለት ቀዳዳ ያለውና። እንደዚሁም ደግሞ የቀበቶ ማስገቢያ ያለው ከላይ ከጫፉ ላይ የቀበቶ ማስገቢያ ያለው እና ቀበቶም በዚያ በማስገባት ወገባችን ላይ ወይም ደግሞ ቂጣችን ላይ ማለት ነው ጥብቅ አድርጎ ወገባችንን እስር የምናደርግበት። ወይም ቁልፍ ሊኖረው ይችላል ወይም ደግሞ የቀበቶ ማስገቢያ ይኖረው እና በቀበቶ ጥብቅ ተብሎ አጥብቀን የምንቆልፍበት ወይም ደግሞ አጥብቀን የምናስርበት። ስርዓት ያለው ወይም ደግሞ ቀዳዳዎች አሉት ሆኖ ይሰራና በዋናነት እንግዲህ የሁለት እግሮቻችን ማስገቢያ ያለው ቀዳዳ። ልብስ ዲዛይን ሆኖ ወይም ደግሞ በዚህ ግን ልክ ቅርጽ ተሰርቶለት የሚሰራ። እግራችንን ከቄጣችን ይዞ እስከ እግራችን ቁጭምጭም ቢንት ድረስ ያለውን የሰውነት ክፍላችንን ያለብስ ወይም ሊሸፍን የሚችል የልብስ አይነት ምንድነው? እንለዋለን ማለት ነው ሱሪ እንለዋለን ማለት ነው። ስለዚህ እነዚህ ሁለቱ ቀዳዳዎች ለሁለት እግሮቻችን ማስገቢያ ተብሎ ታስቦ የተሰራ ነው ማለት ነው። እና እንግዲህ በዋናነት ሱሪ ስንል ወገብን አልፎ እስከ እግር ድረስ የሚደርስ ለእያንዳንዱ እግር ለየብቻ። የተሰፋ ሁለት ቱቦዎች ያሉት የሰውነት ክፍልን ነው ማለት ነው። ስለዚህ እነዚህን የሚሸፍን ልብስ ነው ማለት ነው። ስለዚህ የልብስ ደግሞ ምናልባትም ከተለያዩ አይነት ጥሬ እቃዎች ሊዘጋጅ ይችላል እንደ ጥጥ አይነት ነገሮችም ከጥጥ ሊዘጋጅ ይችላል ወይም ደግሞ እንደአስፈላጊነቱ ከሌዘርም ሊዘጋጅ ይችላል ማለት ነው። እና እንግዲህ እንደየሰው ውፍረትና ጥበት እንግዲህ የሰው የእግራችን ማስገቢያም በዚሁ ልክ ጠባብና ሰፊ ሊሆን ይችላል ለወፍራም ሰው ሰፊ ይሆናል ለቀጭን ሰው ደግሞ ጠባብ ይሆናል ማለት ነው። እና ሱሪ ሲባል ምናልባት እንግዲህ ለወንድም ለሴትም ሱሪ አለ። ሱሪ የሚለብሱ ሴቶችም ስላሉ ማለት ነው። ነገር ግን በባህላችን ሱሪ ሴቶቹ ሱሪ እንዲለብሱ አይፈቀድም ለወንዶች ብቻ ነው የሚፈቀደው ዞሮ ዞሮ አንዳንድ ሴቶችም እንግዲህ በዲዛይኑ በእርግጥ ለየት ይላል የሴቶቹ ሱሪ። ቂጣቸው ላይ በጣም ሰፋ ያለና እንደዚሁም እታቸው ቁጭምጭሚታቸው ላይም ሰፋ ያለ እዚህ ፈርሳቸው ላይ ጠበብ ያለ ሆኖ ነው የሚሰራ በዲዛይኑ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ይቀድማልና ሰላም እንዴት አደራችሁ እንዴት ናችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰመው ቃለ መጠይቁ እንደሚከተለው አነብና ለቃለ መጠይቁ የመልስ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን እሄዳለሁኝ። ለጥፍ ይላል እንግዲህ ለጥፍ ማለት ምን ማለት ነው? ለጥፍስ በራሱ ምንድነው? በሚሉና ሌሎቹንም ጥያቄዎች እያነሳሁኝ በእነዚያ ጥያቄዎች ላይ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ትንታኔ እሄዳለሁኝ። ለጥፍ ማለት እንግዲህ ለጠፈ ለጠፈ ወይም ደግሞ እንዲጣበቅ አደረገ ከሚለው የሚለውን የአማርኛ ትርጉም ይዞ ይመጣል ማለት ለጠፈ ማለት እንዲጣበቅ አደረገ ማለት ነው። የሆነ ነገር ከሆነ ነገር ጋር አብሮ ልጥፍ ብሎ እንዲተሳሰር ወይም ደግሞ ጥብቅ ብሎ እንዲዘው አደረገ ማለት ነው። ስለዚህ ትርጉሙ ለጠፈ ማለት በአንድ ነገር ላይ ጥብቅ ብሎ እንዲጸና ወይም ደግሞ ዚዎ ታውቆ እንዲቆይ አደረገ ማለት ሲሆን ነጥፍ ካልነው ደግሞ ትእዛዛዊ የሆነ አረፍተ ነገር ይሆናል ማለት ነው። ይሄን ማለት ምን ማለት ነው? አንተ የሚል የአረፍተ ነገሩ ባለቤት አንተ የሚል ይሆንና ለጥፍ ስንለው አንተ ለጥፍ ብዬ ትእዛዛዊ የሆነ አረፍተ ነገር እየሰጠሁት ነው ማለት ነው። ስለዚህ ለጥፍ ማለት የሆነን ነገር በሆነ ነገር ላይ ጥብቅ አድርገህ አስይዘው ማለት ነው። ለምሳሌ ምንድነው? ጥብቅ አድርጎ የሚይዝ ለምሳሌ ሙጫ ምንለው እኛ አለን ለምሳሌ ይሄን ሙጫ ማለት ነው። ተዛፍ ጋራም ከእንጨት ጋር ሊሆን ይችላል ወይም ደግሞ ከየትኛውም ቁሳ ጋር ቁሳ ጋር ቁስ አካል ጋር ማለት ነው። ያን ይሄን ሙጫ ስናስቀምጠው በእሱን የሚነካውን ነገር ሁሉ ሙጭጭ አድርጎ ጥብቅ አድርጎ ይይዛል ማለት ነው። ለምሳሌ አሁን አንድ ምንድነው የቆሰለ ሰው እንግዲህ የቆሰለ ሰው ምንድነው የተለያዩ ባክቴሪያ ወይም ደግሞ በሽታ አምጭት ሀዋስያን እዚያ ቁስሉን ላይ እያረፉ የባሰ የበለጠ ቁስሉን እንግዲህ እንዲበባስ እንዳያደርጉት ምንድነው የሆነ ኬሚካልን እንቀባና ያንን ቁስሉን ከዚያ በኋላ ምንድነው በፋሻ ጥብቅ አድርገን እናስረዋለን ማለት ነው። ስለዚህ ያ ፋሻው ምንድነው ማለት ነው። ለጠፍንበት ማለት ነው ይሄን ፋሻ እዚያ ቁስሉ ላይ ልጥፍ ማድረግ አለብን ፋሼውን ስለዚህ እዚያ ቁስሉ ላይ ምን አደረግንባት ማለት ነው ጥብቅ አድርገናል አሰርንበት ማለት ነው። በሌላ አገላለጽም ለምሳሌ ለጥፍ ሲባል ምን ማለት ነው? ለምሳሌ አሁን ቤት የሚሰራ ሰው ከጭቃ ቤት ማለት ቤቶች እንግዲህ ብዙ ጊዜ በብሎኬት ሊሰሩ ይችላሉ በጭቃ ሊሰሩ ይችላሉ። እንደዚሁም ብቻ ከልዩ ልዩ ማቴሪያሎች ማቴሪያሎች ሊሰሩ ይችላሉ ድንጋዩንም ራሱ የድንጋዩን ጠርበና ያንን ድንጋይ በትክክል ቅርጽና ዲዛይን ሰጠነ ያንን በመደርደር ወይም በመካም ማለት ነው። እንግዲህ ግድግዳ የቤቱን ግድግዳ በካብ ልንሰራው በድንጋይ ድንጋዮችን በመቆልቆል ልንገነበው እንችላለን ማለት ነው። ከዚያ በኋላ እንግዲህ የድንጋዩ ወይም እንጨቱ እንዲጸና ምን እናደርገዋለን ማለት ነው። ጥንካሬ እንዲኖረው ወይም ደግሞ ጽኑ እንዲሆን እናደርገዋለን ማለት ነው። እዚያ ጋር የሚያጣብቅ ወይም ደግሞ አጣባቂ ነገር ያስፈልገዋል ማለት ነው። ይሄ የሚያጣብቀው ነገር ምናልባትም ክሌ ሶይል ሊሆን ይችላል ጭቃ የትኛውንም አይነት እንግዲህ በጭድ የተቦካ ጭቃ ሊሆን ይችላል ወይም ደግሞ ስሚንቶ ነገር ሊሆን ይችላል በስሚንቶ የተቦካ በጣም ዘመናዊ ሲሆን ስሚቶ ይሆናል። ነገር ግን በቀለል ያለ ወጪ ዝም ብለን ጭቃውን በጭድ አቡክተን ያንን በጭድ የተቦከውን ጭቃ ወስደና ያንን በደንገውና በደንገው መካከል ያለውን ክፍተት ማለት ነው በቀጥታ የምናደርገዋለን ማለት ነው። ይሄን የጠወቅከውን ጭቃ እንለጥፈዋለን ወይም እንመርገዋለን ማለት ነው። ስለዚህ መለጠፍ ማለት እዚያ ጋር አንደኛው ከሌላኛው ጋራ ጥብቅ ተብሎ እንዲተሳሰር ማድረግ ማለት ነው። ትስስር እንዲፋጥር ወይም ደግሞ በውስጡ ያለው ክፍተት መሙላት ማለት ነው። እንግዲህ ልጠ ለጥፍ ሲል አንድን ነገር ክፍተቱን መሙላት መቻል ማለት ነው። ወይም ደግሞ ጥብቅ አድርጎ ማሰር መቻል ማለት ነው። ስለዚህ ያንን ድንጋዩ እንዳይንከባለል እንዳይናድ እንዳይፈርስ በመካከሉ ላይ ያለውን ድንጋይ ከድንጋዩ ጋር እንዲተሳሰር ሌላ አጣባቂ ነገር ያስፈልገዋል ይሄ ምናልባትም ሲሚንቶ ሊሆን ይችላል ሲሚንቶ ተቦክቶ በአርማታ መልክ ማለት ነው። ወይም ደግሞ ጭቃውን በጭድ አቡክተን ይሄን በጭል የተወቀውን ጭቃ በዚያ በክፍተቱ እየለጠፍነው ትስስሩ ወይም ደግሞ ድንጋዩ ከድንጋዩ ጋር ለማተሳሰር ወይም ደግሞ ጥንካሬ እንዲኖረው ጽኑ እንዲሆን ይሄን ጭቃ እንለጥፈዋለን ማለት ነው። ስለዚህ ለጥፍ ሲል በዚህ ልክ ነገሮቹ ጥብቅ ብለው እንዲተሳሰሩ ማለትም ትስስር እንዲፈጥር ጠንካራ እንዲሆን ጽኑ እንዲሆን የምናደርግበት መካኒዝም ይሆናል ማለት ነው። ለጥፍ ስንል

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ሰላመ እግዚአብሔር ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ በማለት የተቀበረና ጥልቅ የሆነ የሰላምታ ድምፄን እያሰማውኝ ቃለመጠይቁ እንደሚቀተለው አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል ወደ ቃል መጠይቃችን አይዳለሁኝ። ኪሳራ ይላል እንግዲህ ኪሳራ ማለት ማለት ነው። ሰውስ የሚከስረው ምን ሲሆን ነው? ኪሳራ ማለት ሰዎቹ ኪሳራ ውስጥ የሚገቡት ምን ሲሆኑ ነው በሚሉና? ሌሎቹም እንግዲህ ምናልባትም የኪሳራን ጎጅነት በዚህ እንግዲህ በተሰጠሽኝ ደቂቃ ውስጥ ማብራራት ለማብራራት እሞክራለሁ ወደ ማብራራት እህዳለሁ ማለት ነው። ስለዚህ ኪሳራ ማለት ማጣት ማለት ነው። ኪሳራ ከሰረ ከሰረ ወይም ደግሞ ኪሳራ ማለት ማጣት ማለት ነው። ማጣት ማለት ደግሞ እንግዲህ ምን ማለት ነው? ለምሳሌ አንድ ነጋዴ የሆነን እቃ ከሆነ ቦታ ላይ በሆነ የብር መጠን ገዝቶ ይመጣና የሆነ ቦታ ላይ እንግዲህ ሊነግድ ያመጣዋል ማለት ነው። ስለዚህ ሊነግድ ያመጣና ምናልባት እዚያ ለምሳሌ በአምስት መቶ ብር የገዛውን እቃ እዚህ ሌላ ቦታ ወስዶ ስድስት መቶ ብር እሸጠዋለሁ ብሎ አስቦ ይመጣና። ገበያ ላይ እንግዲህ አምጦ ለመሸጥ ሲሞክር ሰው አልገዛው ይላል ማለትም። ዋጋው በጣም ይረክስበታል ይቀንስበታል በዚህን ሰዓት እንግዲህ አምስት መቶ የገዛውን እቃ ስድስት መቶ እሸጠዋለሁ ሁሉ አስቦ። አመጡ ሲያዩ እንግዲህ እንኳን ስድስት መቶ ሊሸጠው ይቅርና አምስት መቶም ላይገዛው ይችላል። ሰው እንግዲህ ምናልባትም ይኸ ሰውዬ ያንን እቃ በመጀመሪያ ደረጃ በውድ ገዝቶት ሊሆን ይችላል ማለት ነው። ወይም ደግሞ የገበያ ጥናት ሳያደርግ ዝም ብሎ በቀጥታ ነው ዝም ብሎ እንዳገኘው ገዝቶት የመጣ ማለት ነው። ስለዚህ በየትኛውም መንገድ ይሁን ዞሮ ዞሮ ሰውየው እንግዲህ አምስት መቶ ገዝቶታል እሱ ስድስት መቶ እሸጠዋለሁ ብሎ አስቦ ነበረ። ነገር ግን ሊሸጠው ሲመጣ እቃው እዚያ እንግዲህ ይሄ እሱ የያዘው አይነት እቃ። ምናልባትም በጥራቱ ተሸውዶ ሊሆን ይችላል ወይም ደግሞ የገበያ ጥናት ሳያደርግ ነው የገዛው እና ምን ሊሆንበት ይችላል ማለት ነው? በአምስት መቶ ሊሸጠው በስድስት መቶ ሊሸጠው ቀርቶ አራት መቶ ተአራት መቶ ብር በላይ ሰው አልገዛህም ይለዋል ማለት ነው። በዚህን ሰዓት አሁን እንግዲህ የገዛው አምስት መቶ ነው ከአምስት መቶ በታች ባለ የብር መጠን የሚሸጠው ከሆነ ይሄ ሰውዬ። ምን አለ ማለት ነው? ከሰረ ኪሳራ ውስጥ ገባ ማለት ነው። ስለዚህ የሰውዬ ምን አይነት ችግር ገጠመው ማለት ነው። የብር እጦት ወይም ደግሞ ማለት ከእሱ ከገዛበት ዋጋ በታች አድርጎ እንዲሸጠው ተገደደ ማለት ነው። በዚህም ጊዜ ብር እያጣ ነው ማለት ነው። ምናልባትም ይሄ ያጣው ብር እንግዲህ በፐርሰንት ማሰብ ይቻላል ዝሮ ዝሮ ያ ችግር የለውም። ከገዛበት ሲቀነስ የሸጠበት ከዚያ ሲባዛ በዚያ በሸጠበት ዋጋ በመቶኛ ፐርሰንት ሆኖ ሲሰላ ኪሳራውን በፐርሰንት ማወቅ ይቻላል። ማለት ነው ዝሮ ዝሮ ይሄ ሰውዬ ምንድነው ማለት ነው? የራሱ የሆነን ብር አጣ ማለት ነው። ስለዚህ ኪሳራ ማለት እጦት ማጣት ማለት ነው። ማጣት ደግሞ በምን ደረጃ ነው? በብር ደረጃ ማለት ነው። ስለዚህ በዚህ ሰዓት ምን ይሄ ሰውዬ ከሰረ ወይም ኪሳራ ውስጥ ገባ እንለዋለን ማለት ነው። ወይም በሌላ አገላለጽ። ለምሳሌ አንድ እንግዲህ ነጋዴ። አንድ በሬ ከ ለምሳሌ ከፍኖ ተሰላም። በስልሳ ሺህ ብር ገዝቶ ይዞ መጣና ማርቆስ ላይ ውድ ነው ሲባል ሰምቶ ማለት ነው። ከዚያ በስልሳ ሺህ ብር ገዝቶ መጣና እዚህ እንግዲህ ምናልባትም ሰባ ሺህ ብር እሸጠዋለሁ ብሎ አስቦ መጣና እዚህ ደብረማርቆስ ላይ። ይሄንን በሬ የከፍኖተ ተሰላም በስድሳ ሺህ ብር ገዝቶ መጥቶ ደብረ ማርቆስ የከብት ገበያ አስገብቶ። ሰባ ሺህ ብር እሸጠዋለሁ ብሎ አሰበና መጥቶ ገበያውን ሲያየው በጣም ረክሷል ከብት ረክሷል ከብት በጣም ገብቷል ማለት ነው። ከዛ በኋላ ምን ሊሆን ይችላል ማለት ነው? ይሄ ሰውዬ ከስድሳ ሺህ ብር በታች እንዲሸጠው ይገደዳል ማለት ነው። አንድም ምናልባትም እንግዲህ ከፍኖተ ሰላም እስከ ደብረ ማርቆስ ድረስ ሲመጣ ብዙ ወጪ አውጥቶበታል የትራንስፖርት ክፍያ ከፍሏል። እሱም ደግሞ እሱም በሬው ራሱ የትራንስፖርት ክፍያው እንደ አጠቃላይ ወደ ስድሳ አምስት ሺህ ብር ፈጅቶበት ሊሆን ይችላል። ከዚያ ይሄ ሰውዬ ለምሳሌ አምሳ አምስት ሺህ ብር ቢሸጠው ማለት ነው። እንግዲህ የገዛው ስድሳ ሺህ ብር ነው አምሳ አምስት ሺህ ነው እዚህ የሸጠው። አምስት ሺህ ብር እንግዲህ በቀላሉ ከሰረ ማለት ነው። አጣ ማለት ነው። ወይም ደግሞ አምስት ሺህ ብር ከገዛበት ዋጋ በታች ቀንሶ መሸጥ መቻሉን ነው። የሚ ይህ ሀሳብ የሚገልጽልን እና ይህ ሰውዬ በዚህ ምክንያት ከሰረ ኪሳራ ውስጥ ገባ ማለት ነው። እና የገበያ በተለይ እንግዲህ የገበያ ጥናት ሳያደርጉ ንግድ ውስጥ እንገባለን የሚሉ ሰዎች እንዲህ አይነት ችግር ስለሚገጥማቸው በዋናነት በዚህ አጋጣሚ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም የእግዚአብሔር ለሁላችንም። ትልቅ ዋጋ አለውና ተ ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት። የተከበረ የሰላምታ ድምፄን እያሰመው ቃለመጠይቁ እንደሚከተለው አነብና ለቃለመጠይቁ የመልስ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃል መጠይቃችን አዘምን ይላል። ደስ ይላል እንግዲህ ይሄንን ቃል ስናየው ምን አንድም ትእዛዛዊ ዓረፍተ ነገር ነው? ያ ማለት። አንተ የሚለው ባለቤት በውስጠ ታዋቂነት ይኖራል ማለት ነው። እንግዲህ በአማርኛ ቋንቋ። ሰዋሰወዊ ዘዬ። ብዙ ጊዜ እንግዲህ ባለቤቱ ድብቅ ብሎ። በግልጽ ሳይጻፍ ነገር ግን ዝም ብሎ በውስጥ ታዋቂነት ይታወቃል ማለት ነውና። አዘመን ሲል ትእዛዛዊ አረፍተ ነገር ነው ያም ማለት። አንተ የሚል ባለቤት አለ። አዘምን የሚል ደግሞ ግስ አለ። ይሄም ግስ ደግሞ በትእዛዛው የአረፍተ ነገር የተጻፈ ነው ማለት ነው። ስለዚህ አዘምን ማለት ምን ማለት ነው? እንደዚሁም ደግሞ አዘምንስ ከተለያዩ የአረፍተ ነገር አይነቶች በየትኛው አረፍተ ነገር የተጻፈ ነው በሚሉት እና? በሌሎችም እርሰ ጉዳዮች ላይ እንግዲህ ላይዚች ለአጭር ደቂቃ ያክል የራሴን ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያ እሄዳለሁኝ። አዘምን ስንል ነገሮቹን አሻሽል አስተካክል ወይም ወይም ደግሞ ከነበሩበት ቆይታ ማለትም በፊት ይታወቅበት ከነበረው የቴክኖሎጂ ደረጃ አሁን ወዳለበት የቴክኖሎጂ ደረጃ ከፍ አድርግ። አዳዲስ ነገሮችን አዳዲስ ነገሮችን ጨምርበት። ወይም ደግሞ ምንድነው ወቅታዊ የሆኑ ነገሮችን አካትበት አሟላበት አስተካክል እንደማለት ይሆናል ማለት ነው። ስለዚህ እንግዲህ ነገሮችን አዘምን አንተ አስተዳደስክን አዘምን ወይም ደግሞ የግብርና ሙያህን አዘምን ወይም ደግሞ የተለያዩ ሶፍትዌሮችን ሊሆን ይችላል። እንግዲህ ኮምፒውተራችን ላይ የምንጠቀማቸው በጣም ኦልድ የሆኑ ማለትም የቀደምት የሆኑ ቀደምት የሆኑ ቨርዥን ያላቸውን ሶፍትዌሮች ስራችንን ስንሰራ በትክክል እንግዲህ ስራውን ስለማይሰሩልን ምንድነው አሁን ወቅታዊ የሆኑ ቨርዥኖችን እንድንጠቀም በዚህን ጊዜ እንላለን ማለት ነው። መተግበሪያዎችን አዘምን እንላለን ማለት ነው። ማለትም አሁንም በአሁኑ ሰዓት ላይ ያሉ ቨርዥኖችን በመጠቀም ቨርዥን አሁን ለምሳሌ እኛ ለምሳሌ ጂአር ከጂአይስ የሚባል ሶፍትዌር። በፊት ሶስት ነጥብ አንድ ነበረ ቨርዥኑ አሁን ግን አስር ነጥብ አስር ነጥብ ዘጠኝ ደርሷል። ስለዚህ በሶስት ነጥብ አንድ ያለውን ቨርዥን ልንጠቀመው ብንል ምንም ስራ አይሰራልንም ነገሮች ሁሉ በጣም ውድቅ ነው የሚሆኑት እና እንደ ሰዓቱ እንደ ዘመኑ እንደ ወቅቱ። በጣም የተሻሻለውን እና አዳዲስ ነገሮችን አካቶ የያዘውን ይህንን በቃ። የተሸሻለውን ወይም አዲሱን ቨርዥን ተጠቀመ ወደ አስር ነጥብ ዘጠኝ የደረሰውን ቨርዥን። በመጫን እሱን እሱን ተጠቅመህ ስራ ብትሰራ የተሻለ ይሆናል አንድም በፍጥነቱ ሁለትም ደግሞ በስራ ጥራቱ የተሻለ ይሆናል ለማለት ነው። እና አዘምን ማለት። አንድን የነበረን ነገር ከዚያ ቀጥሞ ባህሪው አዳዲስ ነገሮች የተጨመሩበት በመሆኑ አዳዲስ ነገሮችን በመጨመር እና እንደዚሁም ወቅታዊ የሆኑ ነገሮችን በመጠቀም ስራህን የተፋጠም ማነው ስራህን የተሻለና እንደዚሁም ደግሞ ቀልጣፋ ለማድረግ አዳዲስ ነገሮችን በመጠቀም ስራህን አሻሽለው አስተካክለው ለማለት የምንጠቀምበት ቃል ነው ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ የግብርና ስራህን አዘምን ብንል። ምናልባትም ከዚህ በፊት እንግዲህ መሬቱን አርሶ ከዛ በኋላ ምንም አይነት ግብአት ሳይጠቀሙ ዝም ብሎ ዘሩን በመዝራት ብቻ እንግዲህ ምርት የሚጠብቅ ትውልድ ሊኖር ይችላል። በሆነ ሰዓት ላይ። ዛሬ ዛሬ ግን እንግዲህ መሬትን አርሶ አለስልሶ ከመዝራት በተጨማሪ ምንድነው ማለት ነው ለዘሩ እድገት የሚያ ትልቅ አስተዋጽኦ የሚያደርግ እንግዲህ ፈርትላይዘር ማለትም ማዳበሪያ እንጠቀማለን ማለት ነው። ማለት የእጽዋቱን እድገት በጣም ፈጣን እንዲሆንና እንደዚሁም የምርት አያያዙ እንዲጨምር የሚያደርግ የአፈር ግባዓት እንጠቀማለን ማለት ነው። ስለዚህ በዚህ ሰዓት ምንድነው ይሄ ዝም ብሎ በቀጥታ መሬቱን አርሶ አለስልሶ ዘር በመዝራት ብቻ ምርት አገኛለሁ የሚለውን ሰው የተሻለ ምርት እንዲያገኝ ኝማለት ነው። አንተ የግብርና የግብርና አያያዝ ወይም ደግሞ የግብርና መንገድክን አዘምን አስተካክል እንለዋለን ማለት ነው። ይሄ ማለት ምን ማለት ነው? እንደነዚህ ለምርት ግብአት አስተዋጽኦ ሊያደርጉ የሚችሉ ግብአቶችን በመጠቀም የእርሻ ምርትን አስተካክል አሳድግ አበልጽግ ማለት ነው ማለት ነው። አበልጽግ አሳድግ። ወይም ደግሞ አሻሽል የሚል ሀሳብ ይዞ ይመጣል ማለት ነው። አዘምን ስንል

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር ይቀድማልና ሰላም እንዴት አደራችሁ በማለት ሰላማ እግዚአብሔርን። ለሁሉም የሰው ልጅ በመመኘት የተጠየቅኩትን ጥያቄ በድምጽ አሰምቼ በማንበብ ለቃለ መጠይቁ መልስ የምሰጥ ይሆናል ማለት ነው ወደ ቃለ መጠይቁ እህዳለሁ መጽሐፍ ይላል። መጽሐፍ ማለት ምን ማለት ነው? ምን ምን አይነት መጽሐፍእስ እራሱ ሱብ በዋናነት በስንት ይከፈላልና? ስለ ልዩ ልዩ መጽሐፍቶች እንግዲህ የራሴን የሆነ ማብራሪያ የምሰጥ ይሆናል ማለት ነው። ስለዚህ ወደ ማብራሪያው እንህዳለን መጽሐፍ ማለት ምን ማለት ነው? ሀሳባችንን ስሜታችንን ወይም ደግሞ መረጃን በፊደላት ወይም ደግሞ እንግዲህ ፊደላት ስንል እንደየ ቋንቋ ተናጋሪው የአማርኛ ፊደላት ራሱን የቻለ የአማርኛ ፊደላት አለ። የላቲን ፊደላት ደሞ ራሱን የቻለ የላቲን ፊደላት አሉ። ስለዚህ በየትኛውም ቋንቋ ይሁን እዝሮ ምንድነው ሀሳብን መረጃን ወይም ስሜትን ወይም እውቀትን ማለት ነው። እነዚህን ፊደላትን ተጠቅሞ ጽሁፍ መጻፍ መቻል ማለት ነው። ስለዚህ ይሄ ጽሁፍ ደግሞ ምንድን ላይ ነው ወረቀት ላይ በማስቀመጥ ወይም ኮምፒውተር ላይ ሊሆን ይችላል ወይም ደግሞ ኢንተርኔት ላይ ሊሆን ይችላል። እነዚህን ፊደላቶችን ተጠቅሞ ሀሳብን ወይም ስሜትን ወይም ደግሞ መረጃን አንድ ነገር ስለ አንድ ነገር የሚያትት መረጃን ወይም ደግሞ እውቀታችንን አንድ ነገር እንዴት እንደተሰራ መቸ እንደተሰራ ማን እንደተሰራ ማን እንደተሰራው ብቻ የተለያዩ ሀሳቦቹን ማለት ነው። እንግዲህ እነዚህን ፊደላት ተጠቅመነ ማለት እንደየ ቋንቋው የራሱን የቻለ ፊደላት አሉ። ካራክተር የሚጠቀመው ሀገሮች አሉ ፊደላትን ሚጠቀሙ አሉ። ለምሳሌ እኛ በአማርኛ ቋንቋ ከሀ እስከ ፐ ፊደላት አሉ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ አ ነ ኘ አ ከ ህ የ ዘ ደ ከ የ ዘ ደ ጀ ጠ ጸ ፈ በ ያነ ብዙ አይነት ፊደላት አሉ። ዙሮ ዙሮ እነዚህን ፊደላት ተጠቅመን ማለት ነው የተለያዩ መጽሐፍትን እየጻፍነ ሀሳባችንን ስሜታችንን በእነዚህ ፊደሎጂ አማካኝነት ወረቀት ላይ በማስቀመጥ መልእክት የምናስተላልፍበት ወይም ደግሞ ሀሳባችንን የምናስቀምጥበት መንገድ ይሆናል ማለት ነው። እና እንግዲህ መጽሐፍ ስንል በዚህ ልክ ነው። የትኛውንም አይነት ሀሳባችንን ማለት ነው በዚህ ልክ ልንጸል ልንገልጽ እንችላለን ማለት ነው። ሌሎቹም ለምሳሌ በእንግሊዝኛ ቋንቋ ከኤ ኤቢሲዲ ብለን እስከ ዜድ ድረስ ያሉ ፌደላትን ተጠቅመን እንግዲህ የትኛውንም አይነት ሀሳባችንን ስሜታችንን እውቀታችንን እንግዲህ እነዚህን ፌደሎች በማቀናጀት ማለት ነው ሙሉ ሀሳባችንን ወረቀት ላይ ወይም ደግሞ ኢንተርኔት ላይ ወይም በስልካችን እየጻፍነህ ሀሳባችን የምንገልጽበት ይሆናል ማለት ነው። መጽሐፍ ሲባል ስለዚህ መጽሐፍ እንግዲህ በአይነታቸው የተለያዩ አይነት መጽሐፍቶች ሊኖሩ ይችላሉ ልብ ወለድ መጽሐፍ አለ። እንደዚሁም ደግሞ ይህ ልብ ወለድ ማለትም ሳይንሳዊ የሆኑ መጽሐፍቶች አሉ ማለት ነው። እና መጽሐፍ በስሪታቸው ልብ ወለድና ኢ ልብ ወለድ ይባላሉ ልብ ወለድ ስንል እንግዲህ አጭርም ረጅምም ልብ ወለድ ይሆናል ማለት ነው። እንደዚሁም ደሞ ኢ ልብ ወለድ ስንል ደግሞ ሳይንሳዊ ነገሮች ናቸው ማለት ነው። ማለትም በመረጃ በጊዜ በመቸት መቸ የት ማን እንዴት በሚል ሙሉ ሀሳብን የያዘ ትንታኔ የሚሰጥ ሳይንሳዊ ማለት በላብራቶሪ በቤተ ሙከራ የተረጋገጡ ሳይንሳዊ የሆኑ ጽሁፎችን ብቻ የሚይዝ መጻፍ ይሆናል። እንደዚሁም ደግሞ የሰዎችን እንግዲህ የስነ አእምሮ ብቃት ደረጃ ወይም የምንድነው ስኪላቸውን የሚያመላክት ደግሞ ልብ ወለድ የሚባል እንግዲህ በራሳቸው ምናብና ሀሳብ እንግዲህ ወደ እውነታው አለም አስመሰለው የሚጽፉት ጽሁፍ አለ ያም ልብ ወለድ መጽሐፍ እንለዋለን ማለት ነው። ዝሮ ዝሮ መጽሐፎቹ በዚህ ልክ በሁለት በዋናነት በስሪታቸው ልቦለድ እና ኢልቦለድ ተብሎ ይከፈላሉ። ለምሳሌ ከልብ ወለድ ውስጥ እንደው ምሳሌ ብጠቅስ አሁን ዴርቶ ጋዳ የሚባል በይስማከ ወርቁ የተጻፈ እጅግ በጣም የሚገርም የሚደንቅ በጣም ረጅም የሆነ ልብ ወለድ ነው። በጣም ደስ በሚል ሁኔታ ነው። እንግዲህ ያንን ለሚያነብ ሰው ሙሉ ሀሳቡን ለመረዳት በቃ ብዙ ቀናትን ይፈጃል መጽሐፉን አንብቦ ለመጨረስ ዝሮ ዝሮ በውስጡ የተለያየ አይነት ሀሳብ ያለበትና ሲያነቡትም ምናልባትም ስሜትን የሚኮረኩርና በጣም ደስ የሚል ሀሳብ ያለበት ነው። እና ምንድነው መጽሐፍ ሲባል ስሜታችንን ፍላጎታችንን እውቀታችንን ችሎታችንን በፊደሎችን ተጠቅመን ማለት ነው ወረቀት ላይ የምናስቀምጥበት መንገድ ወይም ደግሞ ስልት ነው ማለት ነው። እና በዋናነት እንግዲህ መጽሐፎቹ ልቦለድ ኢልቦልድ እየተባሉ ሳይንሳዊና የት

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር ለሁላችንም ወሳኝ ነገር ነው። እና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት። የተከበረ የሰላምታ ድምፄን እያሰማሁ ቃለመጠይቁን እንደሚከተለው አነብ እና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለመጠይቃችን ቅና ይላል። እንግዲህ ቅና ማለት ምን ማለት ነው? በሚል እና እንደዚሁም ቅና በአረፍተ ነገር ውስጥ ሲገባ ምን አይነት? በቋንቋው በአማርኛ ቋንቋ ማለት ነው። ምን አይነት የመዋቅር ይኖረዋል ወይም ደግሞ ምን አይነት በአረፍተ ነገር ውስጥ ያለው ስትራክቸር መዋቅሩ ምን ይመስላል በሚሉ? ርዕሰ ጉዳዮች ላይ ማብራሪያ የምሰጥ ይሆናል ማለት ነው ወደ ማብራሪያው እሄዳለሁኝ። ቅና ማለት ቅንነትን ወይም ደግሞ እንግዲህ ቀናተኝነትን የዋህነትን ወይም ደግሞ ግልፀኝነትን ቀጥተኛነትን የሚያመለክት ቃል ነው ማለት ነው። ስለዚህ ቀጥ ማለትን አሁን ለምሳሌ ምንድን ነው? ለምሳሌ አንድ አርሶ አደር በሬ እንግዲህ እርሻ ያርሳል። እርሻ ሲያርስ እንግዲህ በሬዎችን ነው የሚጠቀም። እነዚህ በሬዎቹ ሁሉም ልምድ ያላቸው እና እንደዚሁም ለብዙ ጊዜ በእርሻ አገልግሎት ላይ ያገለገሉ ከሆነ። እነዚህ በሬዎች ቀጥ ብለው ፈሩን ተከትለው ነው የሚሄዱ እርሻ እንግዲህ ተጠምደው መሬት ሲያርሱ ማለት ነው። ስለዚህ እንደዚህ አዲስ ወይፈን ተሆነ ደግሞ ገና ቀንበር ትከሻው ላይ ተጥሎበት የማያውቅ ወይፈን ከሆነ ደግሞ። ቅኑን ጠብቆ አይሄድም ያ ማለት ምንድነው ቀጥ ብሎ አይሄድም ፈሩን ተከትሎ አይሄድም ያ ማለት ምንድነው? ወደ ግራ ይጠመዘዛል ወደ ቀኝ ይጠማዘዛል ወደ ኋላ ይላል። ቅን አይደለም ማለት ነው። ይሄ ወይፈን እና ይሄንን ወይፈን በትክክል እንግዲህ ስርዓት አስይዞ ሙያ የሚያስተምረው አንድ ራሱን የቻለ ልምድ ያለው በሬ ያስፈልጋል ማለት ነው። ስለዚህ ይሄንን ልምድ የሌለውን ወይፈን እንግዲህ ስርዓት እንዲያስይዘው ማለትም በትክክል ፈሩን ጠብቆ መሄድ እንዳለበት እንዲያስተምረው ከምን አይነት በሬ ጋር ይጠመዳል ማለት ነው። ልምድ ካለው እና ቅን። መስመሩን ወይም ደግሞ የእርሻውን ፈለግ ወይም ደግሞ የእርሻውን መስመር ተከትሎ ወይም ደግሞ ትልሙን ተከትሎ የሚሄድ ልምድ ያለውን በሬ ጋር አብሮ ይጠመድ እና ይሄ ልምድ ያለው በሬ። ወደ ኋላም ወደ ፊትም ወደ ግራም ወደ ቀኝም እየተጠማዘዘ እንዳያስቸግር ይሄ ልምድ ልምድ ካለው በሬ ጋር ይጠምድ እና የግዴታ ይሄ ልምድ ያለው በሬ ቅን እንዲያስይዘው አድርጎ ይለማመዳል ማለት ነው። ከዚያ በኋላ ምንድነው? ቢያንስ ለሁለት ሳምንት ለሶስት ሳምንት ያክል ጊዜ ማለት ነው። እንደዚህ ልምድ ካለው በሬ ጋር በመጥመድ ወይፈኑን እንዲቀና ያደርገዋል ማለት ነው። ያ ቅና ማለት። ይሄ ምንም የማያውቀው ወይፈን። በቀጥታ የእርሻውን ፈለግ ወይም ደግሞ ትልሙን ተከትሎ መሄድ እንዳለበት ከዚህ ልምድ ካለው በሬ ጋር በመጥመድ። ከዚያ ከሽማግሌው በሬ ጋራ ልምምድ ይወስዳል ማለት ነው። እና ቅና በበሬው ቅና አስለምደው ይባላል ማለት ነው። ለምሳሌ ይሄ ወይፈኑ አሁን እንግዲህ መስመርን ተከትሎ እንዴት አድርጎ ማረስ እንዳለበት ከየትኛው ይማራል ማለት ነው? እንደ ሰው ልጅ ወይም ደግሞ ስነ አእምሮ እንዳለው እንደ ሰው ልጅ እንግዲህ በሬውም ቢሆን ማነው ወይፈኑ ከበሬው ይማራል ማለት ነው። እና ቅና ስንል ቀጥተኛነትን ሩህሩህነትን ቸርነትን ደግነትን የሚያመለክት ይሆናል ማለት ነው። እና በዚህ በዚህ አሁን በሰጠሁት ማብራሪያ መሰረት። እንግዲህ ቅና ስል ቀጥተኛን ቀጥታ መስመር ተከትሎ መሄዱን ነው የወይፈኑን ቀጥተኛ መስመር ቀጥታ የእርሻውን ፈለግ ተከትሎ መሄድ መቻሉን ነው። እንጂ መልካምነቱን ወይም ታማኝነቱን ወይም የዋህነቱን ወይም ደግነቱን የሚያመለክት አይደለም። ነገር ግን። ይሄ ወይፈኑ ማለት ነው የእርሻውን ፈለግ ተከትሎ ቀጥሎ ለመሄዱ ቅና የሚለውን ቃል ቀጥ ብሎ መሄድን ያመለክታል ማለት ነው። ነገር ግን መልካምነትን ታማኝነትን የዋህነትን ሩህሩህነትን ቸርነትን ወይም ደግሞ ደግነትን ሲያመለክት ደግሞ ለምሳሌ በሰዎች ይገለጻል ማለት ነው። ይሄኛው የቅድሙ ቀጥተኛነት በእንስሳት ነው። ወይም ደግሞ ለሰውም ሊሆን ይችላል ዙሮ ግን። አሁን ለምሳሌ አበበ እኮ ቅና ሰው ነው ብዬ ብል ምን ያክል ቅን የዋህ ቸር ደግ ሩህሩህ እንደሆነ በዚህ አረፍተ ነገር በቀላሉ መረዳት ይቻላል ማለት ነው። ስለዚህ አበበ እኮ ቅና ሰው ነው ብዬ ብል ቀና ሰው ወይም ቅና ሰው ነው ብዬ ብል እንግዲህ ይሄ ሰው ማለት ነው። ለሰዎች መልካም ነገርን በማድረግ የሚታወቅ ሰዎችን በማገዝ እስከ በቃ በችግርም ጊዜ ይሁን በደስታ ጊዜ ተሰዎች ጎን በመገኘት። ለችግሮቻቸው መፍትሄ በመሆን የሚታወቅ እንደዚሁም ደግሞ ሰዎች ሲቸገሩ ለችግራቸው መፍትሄ በመሆን የሚታወቅ እና እንደዚሁም ሰዎችን በማገዝ የሚታወቅ በአካባቢው ትልቅ ቅቡልነት ያለው ሰው መሆኑን ይገልጻል

እሺ አመሰግናለሁ እንግዲህ ከምን በፊት ሰላም እግዚአብሔር ለሁላችንም ትልቅ ቦታ አለውና ሰላም እንዴት አደራችሁ በማለት የተከበረና ጥልቅ የሆነ የሰላም ድምፄን እያሰማሁኝ ቃለመጠይቁ እንደሚከተለው አነብና ለቃለ መጠይቁ የመልስ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን እንሄዳለን። ቤት ይላል እንግዲህ ቤት ማለት ምን ማለት ነው? ከቤት ጋር በተያያዙስ ቤት ለምሳሌ ከምን ከምን ነገሮች ሊሰራ ይችላል። ቤት በውኑ ለሰው ልጅ ብቻ ነው ወይስ? ሁሉም ፍጥረታት ቤት አላቸው ብዬ በእነዚህ አረፍተ ነገሮች እና ማለትም በእነዚህ ጥያቄዎች ላይ መሰረት ያደረገ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያችን እንግዲህ ቤት ማለት ምን ማለት ነው? ስንል የአንድ ህይወት ያለው ነገር መኗሪያ ቦታ ወይም ደግሞ እንግዲህ ህይወት ያላቸው ነገሮች ራሳቸውን ከአዳጋ ከነፋስ ከብርድ ከዝናብ ከቁር የሚከላከሉበት ወይም ደግሞ ከእነዚህ ችግሮች ተከልለው የሚያሳልፉበት የራሳቸው የሆነ መኖሪያ ቦታ ማለት ነው። ስለዚህ እንደዚህ ከሆነ ደግሞ ምናልባትም እንግዲህ ቤት ለሰው ልጅ ብቻ ሳይሆን ለዱር እንስሳት ሁሉ ራሱን የቻለ ቤት አላቸው ማለት ነው። ለምሳሌ አዕዋፋት የራሳቸው የሆነ ቤት አላቸው ራሳቸው የሚሰሯት ራሳቸው የሚገነቧት ምናልባትም እንግዲህ ቤቱ የተሰራበት የተለያየ ማቴሪያል ሊሆን ይችላል። ማለት በጥንቃሬው እንግዲህ ሰው ከሚሰራው የነሱ ጥንካሬው ትንሽ ይሆናል ማለትም እንግዲህ በወፍ አቅም እና በሰው ልጅ አቅም የሚሰራ። ቤት በዚያ ልክ ጥንካሬው የሚነጻጸር አይደለም ያ ማለት ምን ማለት ነው? የወፍ ቤት ለወፎች ቤት እንዳላቸው ሁሉ ለሰው ልጅም ቤት አለው ነገር ግን ቤታቸው የተሰሩት ግን እጅግ በጣም እንዲነጻጸር ከማይችሉ ማቴሪያል ወይም ቁሳ አካላት ነው ማለት ነው። እና የሰው ልጅ የሚሰራው ቤቱን በጣም ጠንካራ ከሆነ ነገር እና በጣም ጽኑ ከሆኑ ነገሮች ነው። ነገር ግን ወፎች ደግሞ የሚሰሩት ከገለባ ከሳር ከቅጠላ ቅጠል ነው እንግዲህ ቤታቸውን የሚሰሩት እና ምናልባትም የስድስት ወር ወይም የአንድ አመት የሁለት አመት የጊዜ ቆይታ ይኖረዋል የወፎች ቤት ማለት ነው። የሰው ልጅ ግን ቤቱን ምናልባትም ጽኑ በሆነ ነገር ላይ ስለሚሰራው ለአርባ ለሃምሳ አመታት ያክል አገልግሎት ወይም ጠቀሜታ ሊሰጥ ይችላል። ዝሮ ዝሮ ግን ምንድነው? ሁሉም የወፍም ይሁን የሰው ልጅ ቤት? ሁሉም ምንድነው ማለት ነው ወፎችንም ቤታቸው ከዝናብ ከብርድ ከቁር እንደዚሁም ደግሞ ከተለያዩ አዳጋ አምጭ ነገሮች ሊከላከልላቸው ይችላል። የሰው ልጅም የሰው ልጅ ቤትም ልክ በዚሁ ልክ ከዝናብ ከብርድ ከቁር ከፀሀይ ሀሩር የሚከላከል የሚከላከልለትና እንደዚሁም ሀብት ንብረቱን ሸክፎ የሚይዝለት ወይም ደግሞ በውስጡ በማስቀመጥ እንግዲህ ለጥበቃ የሚደረግለት አንዱ የመማሪያ ቦታ ይሆናል ማለት ነው። ስለዚህ ቤት ስንል መጠለያ ወይም ደግሞ መኖሪያ ቤት ማለት ነው መኖሪያ ቦታ ማለት ነው። ስለዚህ እዚህ ይሄ የመኖሪያ ቤታችን ደግሞ ልብሳችንን ሀብት ንብረታችንን እዚህ ቤት ውስጥ በማድረግ የቤት እቃዎቻችንን ሁሉ እዚህ ቤት ውስጥ በማድረግ እንግዲህ እነዚህ ሀብት ንብረቶቻችንን ከተለያዩ አዳጋዎች የምንጠብቅበት መኖሪያ ቦታችን ይሆናል ማለት ነው። ስለዚህ የትኛውም ሰው ማለት ነው። እንግዲህ የራሱ የሆነ ቤት ይኖረዋል። የቤቱ ደግሞ ቋሚ የሆነ መኗሪያ ቦታው ነው። ስለዚህ የቤት እንግዲህ አሰራሩ ምናልባትም ዘመናዊ ከሆነ በብሎኬት ቤት ይሰራል። ማለት የሚገነበው በኮንክሪት እና እንደዚሁም በብሎኬት እንደዚሁም ከተለያዩ ልዩ ልዩ የእንጨት አይነቶች እንግዲህ ወራጅ እንደዚሁም ደግሞ ማገር አውራጅ እያለ ከዚያም መጨረሻ ላይ ደግሞ ቤቱን እንግዲህ ከዝናብና ከቁር እንደዚሁም ከፀሀይ ብርሃን። ከፀሀይ ሀሩር የሚከላከልለት ጣራው አለ ይሄ ጣረውም እንግዲህ ከ በዋናነት ከቆርቆሮ ወይም ደግሞ ከሳር ሊሆን ይችላል። የሚዘጋጅ እንግዲህ ራሱን የቻለ የተለያዩ ማቴሪያሎችን በመጠቀም የሚገነባ ቤት ይሆናል ማለት ነው። እና በዋናነት ቤት እንግዲህ መሰረቱ ግድግዳው እንደዚሁም ደግሞ ጣረው ሶስት ዋና ዋና ክፍሎች አሉት ማለት ነው። መሰረቱ ስንል የቤቱ ያረፈበት ግራውንዱ ወይም ደግሞ የመሬቱ ክፍል ማለት ነው። ከዚያ ግድግዳው ስንል ደግሞ ቤቱ ቀጥ ብሎ እንዲቆም ወይም ደግሞ የቤቱን ጣራ ሊሸከመው የሚችለው የቤቱ ግድግዳ ይሆናል ማለት ነው። ስለዚህ ከላይ ደግሞ እንግዲህ ዝናብ ወደ ቤት እንዳይገባ የፀሀይ ሀሩር ቤት ውስጥ ያሉ ቁሳ አካላትን እና የሰውን ልጅ እንዳይጎዳ። እንደዚሁም ከዝናብ ከብርድ እንደዚሁም ከፀሀይ ሀሩር የሚከለከለው ላይኛውና ከመጨረሻ ላይ ያለው የቤቱ ክፍል እንግዲህ ምን እንለዋለን ጣራ እንለዋለን ማለት ነው። ይሄ ጣራም ምናልባትም ከሳር ከቆርቆሮ እና ከተለያዩ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ሰላም እንዴት አደራችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማው ቃለመጠየቁን እንደሚከተለው አነብና ለቃለመጠየቁ ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃለ መጠይቃችን። መታጠቢያ ይላል እንግዲህ መታጠቢያ ማለት ምን ማለት ነው? እንደዚሁም መታጠቢያ ክፍል መታጠቢያ ቤት መታጠቢያ እያልን እንግዲህ የሆነ የምንገልጸው ነገር ይኖራል ማለት ነው ዙሮ መታጠቢያ የሚለውን ቃሉን እንዲሁ ስናየው የስም ገላጭ ነው ማለት ነው። እንግዲህ በአማርኛ ቋንቋ ሰዋሰዋዊ ዘዬ መታጠቢያ የሚለው የስም ገላጭ ነው። ምክንያቱም የስም ገላጭ ስል እንግዲህ መታጠቢያ ካልኩ በኋላ ስም ስለሚመጣ ማለት ነው ለምሳሌ መታጠቢያ ክፍል ብዬ ብል ክፍል ስም ነው። መታጠቢያ ደግሞ የክፍል የሚለውን ስም አጉልቶ የሚያሳይ ወይም ደግሞ ግልጽ በማድረግ የሚያሳውቅ ስለሆነ መቅጽል የስም ገላጭ ይሆናል ማለት ነው። ስለዚህ መታጠቢያ እንግዲህ መታጠቢያ ስንል ምን ማለት ነው? ምናልባትም እጃችንን እግራችንን ወይም ደግሞ ገላችንን እንደ አጠቃላይ ከራስ ፀጉር እስከ እግር ጥፍራችን ድረስ ያለውን የተለያዩ ልዩ ልዩ የሰውነት ክፍሎቻችንን እንግዲህ በውሃና በሳሙና ጽድት አድርገን እንድንታጠብበት ወይም ደግሞ የግል ንጽህና የምናስጠብቅበት ልዩ የሆነች ለመታጠብ ብቻ የምታገለግል የመታጠቢያ ክፍልን የሚያመለክት ይሆናል ማለት ነው። እና በተለይ እንግዲህ ዘመናዊ የሆኑ ቤቶች ምንድነው መታጠቢያ ክፍል በቤቱ ውስጥ ለብቻዋ ደህንነቷ የተሟላች ሁና ለብቻዋ የአንድ ክፍል ትኖራለች ማለት ነው። ስለዚህ እዚች መታጠቢያ ክፍል ውስጥ ማለት ነው ምንም ይሁን ምን እዚያ ውስጥ የሚገባ ሰው ሙሉ እንግዲህ ሻወር ማለትም የግል ንጽህናውን ለማስጠበቅ የሚገለገልበት የቤቱ አንዱ ክፍል ይሆናል ማለት ነው። እና ስለዚህ እዚያች ክፍል ሁላችንም ማለት ነው። በዚያች ክፍል ውስጥ በመግባት ምናልባት እንደአስፈላጊነቱ ሙሉ ሙሉ ሻወር ሊሆን ይችላል ወይም ደግሞ በከፊል የግል ሰውነታችንን ወይም ደግሞ የግል ንጽህናችንን የምናስጠብቅበት ወይም ደግሞ ንጽህና የምንወስድበት የቤቱ ክፍል ይሆናል ማለት ነው። ስለዚህ መታጠቢያ ስንል እዚያ ላይ ምንድነው ሳሙና እንደ ሳሙናና ውሃ ያሉ ነገሮች የተሟሉበት የቤቱ ትንሿና ጠባቧ ከፍል ትሆናለች ማለት ነው። ስለዚህ እዚህ ቦታ ላይ ምንድነው የቆዳችንን ጤንነት ለማስጠበቅ የፀጉራችንንም እንደዚሁም የልዩ ልዩ የሆኑ የሰውነት ክፍሎቻችንን ማለት እግራችንን እንደዚሁም የጥልዩ ልዩ የቆዳ ክፍሎቻችን በ ሲቆሽሽ ማለት ነው። እነሱን ነገሮች ከፀጉራችን እስከ እግር ጥፍራችን ድረስ ያለውን የሰውነት ክፍላችንን በቃ ሙሉ ሻወር በመውሰድ የግል ንጽህናችንን የምናስጠብቅበት ጠባቧና እንደዚሁም እንግዲህ በጣም ጠባብ የሆነችና በተለይ በዋናነት በሴራሚክ የተሰራች የቤት ጠባቧ ክፍል ትሆናለች ማለት ነው። ስለዚህ በዘመናዊ ቤቶች ማለት ነው በዚህ ልክ መታጠቢያ ክፍል ታሳቢ በመደረግ ስለሚሰሩ መታጠቢያ ክፍል ታሳቢ ተደርጎ ስለሚሰሩ ሁሉም ዘመናዊ ቤቶች ማለት ነው በእያንዳንዳቸው ቤቶች ውስጥም እንግዲህ መታጠቢያ ክፍል አላቸው ማለት ነው። በሌላ መልኩ እንግዲህ መታጠቢያ ስንል ምናልባትም ውጭ ላይ ለምሳሌ የእጅ መታጠቢያ ገንዳ ሊኖር ይችላል መታጠቢያ ገንዳ ማለትም እንችላለን መታጠቢያ ክፍል ስንል ሻወር ሙሉ ሻወር የምንወስድበት ነው። መታጠቢያ ገንዳ ስንል ደግሞ ገና ከውጭ ወደ ቤት ስንገባ እጃችንን ብቻ የምንታጠብበት እና እንግዲህ ቧንቧ ከቧንቧ ቀጥታ ሊሆን ይችላል። ወይም ደግሞ ከሮቶ ለይ በሚመጣ ውሃ ታሳቢ በማድረግ ይህንን ቧንቧን በመፍታት እና ውሃ እንዲፈስ በማድረግ እዛ እዚያ ውሃ ላይ ደግሞ እጃችንን እየታጠብን ይሄ መታጠቢያ ገንዳው ደግሞ ይሄንን እጃችንን ታጥበን ቆሻሻውን ውሃ ወደ ጉድጓድ ውስጥ ማለት ወደ ከርሰ ምድር ውስጥ እንዲሰርግ ተደርጎ ውጪ ላይ ዲዛይን የተሰራለት እና በዚያ መሰረት እንግዲህ መታጠቢያ ገንዳ ሊዘጋጅ ይችላል ማለት ነው። እና ይሄ እጃችንን ታጥበን እጃችንን ወይም እግራችንን ከታጠብን በኋላ ቆሻሻ ውሃ በራሱ ጊዜ ወደ ውጭ ይወጣና ወደ ከርሰ ምድሩ እንዲሰርግ ተደርጎ ነው። ብዙ ጊዜ ዘመናዊ ቤቶች ላይ የሚገነቡት ምክንያቱም የእጃችን የእግራችን እጣቢ ቆሻሻው ማለት ነው መሬት ለገጽታ ላይ በመፋሰስ ወይም በመፍሰስ ሌላ ደግሞ አላስፈላጊ ብክለት ወይም ደግሞ ቆሻሻ እንዳያስከትል በዚህ ልክ ይሄንን ታሳቢ አድርጎ ዲዛይን ስለሚደረግለት። ይሄ ቆሻሻው ውሃ ማለት ነው ወደ ከርሰ ምድር ውስጥ እንዲሰርግ ተደርጎ ዲዛይኑ ይሰራል። በዚያ ልክ እንግዲህ መታጠቢያ ገንዳው ውጪ ላይ በዚህ ልክ ታሳቢ ተደርጎ ይሰራል ማለት ነው። እና መታጠቢያ ገንዳ መታጠቢያ ክፍል እያልነ በዚሁ ልክ እንግዲህ በተለይ ዘመናዊ የሆኑ ቤቶች የግል ንጽህና

እሺ አመሰግናለሁ! እንግዲህ ከምንም በፊት ሰላማዊ እግዚአብሔር ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በማለት የተከበረ የሰላምታ ድምፄን እያሰማሁ ማለት ነው። ቃለመጠየቁ እንደሚቀጥለው አነብና ለቃለመጠይቁ መልስ የምንሰጥ ይሆናል። ወደ ቃለመጠይቃችን መጠይቃችን። እንዴ? ይላል እንዴት ማለት እንግዲህ አንድን ነገር እንዴት እንደተፈጸመ። እንዴት እንደተከ የተከናወነበትን ወይም የተፈጸመበትን ሂደቱን መንገዱን ወይም ደግሞ ድርጊቱ የተፈጸመበትን አካሄድ ወይም ሁኔታ ለመግለጽ የምንጠቀምበት ቃል ይሆናል። ማለት ነው ለምሳሌ አንድ ሰው አንድ ሰው ቤቱን ለምሳሌ በአንድ ወር ውስጥ ሰርቶ ጨረሰ። እንበል ይሄ ሰውዬ እንግዲህ አንድም ቤት በአንድ ወር ውስጥ ሰርቶ መጨረስ ተአምር ነው ማለት አይታሰብም ስለዚህ ይሄ ሰውዬ ማለት ነው እኔ እኮ ቤቴን በአንድ ወር ውስጥ ነው ሰርቼ የጨረስኩ ብሎ ቢናገርና ይህንን ሀሳብ ደግሞ የሰማ ሰው እንዴ እንዴት ቤትህን በአንድ ወር ውስጥ ሰርተህ ልትጨርስ ትችላለ? እንዴት? ሊለው ይችላል። እንዴት ብሎ እንግዲህ ቤቱን በምን አይነት ሁኔታ ሰርቶ በአንድ ወር ውስጥ ሰርቶ እንደጨረሰ ግልጽ የሆነ ማብራሪያ እንዲሰጥበት የተጠየቀ ቃለ መጠየቅ ይሆናል። ማለት ነው ስለዚህ ምናልባትም እንግዲህ ይሄንን ቤት በአንድ ወር ውስጥ ሰርቶ ሊጨርስ የቻለበትን መንገዱን ማለት ነው ወይም ስልቱን ወይም ደግሞ በአንድ ወር ውስጥ እንዲጨርስ ያስቻለውበትን መንገድ ግልጽ አድርጎ እንዲያብራራ የሚጠይቅ አለመጠይቅ ይሆናል ማለት ነው። ስለዚህ ምናልባትም ሰውየው አይ እውነት ነው በአንድ ወር ውስጥ አንድ ቤት ተሰርቶ ያልቃል ማለት ተአምር ነው እንግዲህ አይታሰብም። ነገር ግን ይልና እሱ ማለት ነው ቤቱን በምን አይነት ሁኔታ ሊጨርስ እንደቻለ የራሱን ማብራሪያ ወይም ደግሞ ትንታኔ ይሰጣል። ማለት ነው ይሄንንም ምናልባትም እንግዲህ በመጀመሪያ ደረጃ ሁሉንም ለቤቱ ግንባታ የሚያስፈልጉ ነገሮችን ቀድሜ አሟልቼ ስለነበር እና ቤቱን ደግሞ እንግዲህ ለመስራት ባለሙያ አንድ ብቻ ሳይሆን ብዙ ባለሙያዎችን በአንድ ቀን በማዋል ስረው በቃ በጣም የተፋጠነ እንዲሆንና ስራውን የሚሰሩት ባለሙያዎችም በስራቸው በጣም ጠንካራ ስለነበሩ በአጭር ጊዜ ውስጥ እንግዲህ ቤቴን ጽድት አድርገው ሰርተው ሊጨርሱልኝ ቻሉ። ብሎ ማብራሪያ ወይም ደግሞ ትንታኔ ሊሰጥ ይችላል። ማለት ነው ስለዚህ ቤቱ እንግዲህ ምንድነው። በአንድ ወር ውስጥ ያለቀበትን ተሰርቶ ያለቀበትን ሁኔታውን ወይም ደግሞ ሌሊቱ ተሰርቶ ያለቀበትን መንገድ ምን ሊመስል እንደ ምን ይመስል እንደነበረ በዚህ ልክ ማለት ነው እሱ ትንታኔ ወይም ማብራሪያ እንዲሰጥ ግድ ይሄ ጥያቄ አስገድደዋል ማለት ነው። ስለዚህ በዚህ መልኩ ማለት ነው ይሄ ሰውዬ ቤቱን እንደሰራ ግልጽ አድርጎ ለሰውየው ማለትም ግራ የተጋበውን ሰውየው ወይም ደግሞ ግልጽ ያልሆነለትን ሰውየው በዚህ ልክ እንግዲህ ሀሳቡን ግልጽ አድርጎ ሊያስረዳው ግድ ይላል ወይም ደግሞ ሊያስረዳው ይጠይቃል። ማለት ነው ያስገድደዋል ይሄ እቃ ለመጠየቅ ማለት ነው ስለዚህ ወይም በሌላ ሁኔታ ለምሳሌ እንዴት? የሚለውን ስናይ አንድን ነገር እንዴት ሊከናወን እንደቻለ? ለምሳሌ እኔ ከዚህ ከደብረ ማርቆስ አዲስ አበባ በሰባት ሰዓት መርደስ በሰባት ሰዓት ውስጥ ከዚህ አዲስ አበባ እደርሳ መድረስ እችላለሁ። ብዬ ብናገር አሁን እንግዲህ ይሄ ታምር ነው። ከደብረ ማርቆስ አዲስ አበባ ቢያንስ ሶስት መቶ አምስት ኪሎ ሜትር ያህል ይርቃል። ስለዚህ በምን አይነት ሁኔታ ብጓዝ? እንግዲህ ከደብረ ማርቆስ ተነስቼ አዲስ አበባ እስከምደርስ ሰባት ሰዓት ብቻ ሊፈጅብኝ ይችላል። ብዬ ባስብ ምናልባት እንግዲህ በጣም ፈጣን የሆነ የትራንስፖርት ማሽን ተጠቅሜ ሊሆን ይችላል። ማለት ነው የምሄድበት ስለዚህ በምን አይነት ሁኔታ ልሄድ እንደቻልኩኝ? ልሄድና ልደርስ እንደምችል የሄድኩበትን መንገድ ወይም ደግሞ ልህድ ያሰብኩበትን መንገድ ግልጽ አድርጌ ማስረዳት መቻል አለብኝ። ማለት ነው ስለዚህ ምናልባትም ፈጣን የሆነ እንግዲህ ልዩ ባሶች አሉ። እነሱ በልዩ ባስ በመሄድ ወይም ደግሞ ልዩ ባስ ትራንስፖርት በመጠቀም በቃ በስድስት ሰዓት ውስጥ ራሱ ልደርስ እችላለሁ። ብዬ የምሄድበትን መንገዱን ስልቱን ግልጽ አድርጌ ማብራራት መቻል አለብኝ። ማለት ነው በሌላ በኩልም እንግዲህ እንዴት ሲል እንግዲህ የሰላምታ መለዋወጫ አንዱ መንገድ ሊሆን ይችላል። እንዲህ ማለት ምን ማለት ነው? ለምሳሌ የምናውቀውን ሰው እንዴት ዋልክ? እንዴት አመሸህ? እንዴት አደርህ? እንዴት ሰነበትክ? እንዴት ከረምክ? እያልን ስለ ሰውየው ድህንነት ሰላምነት ወይም ደግሞ ስለ ሰውየው የጤና ሁኔታ መልስ ለማግኘት የምንጠይቅበት ቃለመጠይቅ ይሆናል። ማለት ነው በዚህም መንገድ እንግዲህ ሰውየው እግዚአብሔር ይመስገን። በጣም ድህና ነኝ ይለናል። ማለት ነው ስለዚህ እንዴት? የሚለው ለሰላምታም ይሆናል። ለማለት ፈልጌ ነው ስለዚህ እንዴት የሚለውን ቃል ለሰላምታ ወይም ደግሞ ነገሮች እንዴት ሊፈጸሙ እንደሚችሉ የተፈጸሙበት

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላመ እግዚአብሔር ለሁሉም አስፈላጊ ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማው ማለት ነው። ቃለመጠይቁን እንደሚከተለው በማንበብ ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን። ቃለ መጠይቁ ዶሮ ይላል እንግዲህ ዶሮ ማለት ምን ማለት ነው? ዶሮስ። እንግዲህ ዶሮ ስንል በመጀመሪያ ደረጃ። በራሪ የቤት እንስሳናት መብረር የምትችል በራሪ ስንል መብረር የምትችል ወይም ደግሞ ሁለት ክንፍ ያሏት ማለት ነው። ክንፎቿን ተጠቅማ በቀጥታ አየር ላይ በመንሳፈፍ። መጓዝ የምትችል የቤት እንስሳ ናት ማለት ነው። እንግዲህ። ከሁሉም የቤት እንስሳት እሷን ልዩ የሚያደርጋት። ሁለት ክንፍ ያላት እና በቀጥታ በአየር ላይ ብድግ ብላ አየር ላይ በመንሳፈፍ። እንግዲህ ጉዞ ማረግ የምችል ወይም የምትንቀሳቀስ። ልዩ የቤት እንስሳናት ማለት ነው። ሌሎቹን የቤት እንስሳ ስናይ ግን እንግዲህም በአየር ላይ መንሳፈፍ የሚችሉ ሳይሆኑ በእግራቸው የሚንቀሳቀሱ ናቸው። ዶሮ ግን ምናልባትም ከዚህ በተለየ ሁኔታ በአየር ላይ እየ ተንሳፋ መብረር የምትችል ናት። እንደዚሁም ደግሞ በእግሯም እንግዲህ መሮጥ የምትችል ናት ማለት ነው። ሁለቱንም የትራንስፖርት አይነት መጠቀም የምትችል ልዩ ፍጡር ናት ማለት ነው። ስለዚህ ዶሮ ማለት ነው ለሰው ልጅ እንግዲህ ልዩ ልዩ ጠቀሜታ አለ ትሰጣለች ማለት ነው ልዩ ልዩ ጠቀሜታ አላት። አንድም ስጋን ስጓን ለምግብነት እንጠቀማለን። ሁለትም ደግሞ እንቁላሏንም እንደዚሁ ለምግብነት እንጠቀመዋለን ማለት ነው። እንግዲህ በተለይ የዶሮ ስጋ በተለይ በኢትዮጵያ ውስጥ በቃ ልዩ የባህል ምግብ ነው ማለት ነው። እና በአለም አቀፍ ደረጃ ማለት ነው እውቅና አለው በጣም በጠፋጭነቱ ልዩ ነው ማለት ነው። የድሮ ስጋ እንቁላሉን ቢሆን እንግዲህ የዶሮ እንቁላል በጣም ገንቢ የሆነ ነው። እንደዚህ ሰውነትን የሚገንባና ሀይልና ሙቀት የሚሰጥ ነው። ስለዚህ እንደዚህ አይነት እንግዲህ ልዩ ልዩ አስተዋጽኦ የምታደርግ የቤት እንስሳናት ማለት ነው። ዶሮ ስለዚህ ዶሮ ምናልባትም በክንፏ የምትበር ሁለት እግር ያላት የአንዷ የቤት እንስሳ ስትሆን የምትመገበው ጥራጥሬና እንደዚሁም ነፍሳት ጥቃቅን ነፍሳትን በምድር ላይ የሚሳቡ ጥቃቅን ትላትል ነገርም ትጠቀማለች ማለት ነው። እና ብዙዎቻችን እንግዲህ ይቺን ደሮ እቤታችን ውስጥ በቀላሉ በማራባት ማለት ነው። እንደነዚህ አይነት በቀን አንዳንድ እንቁላል ከአንድ ዶሮ በማግኘት እንግዲህ ይታወቃል ዛሬ ዶሮ አንድ እንቁላል ቢያንስ ከሃያ ብር ያላነሰ ነው። ስለዚህ አንድ ዶሮ በቀን አንድ እንቁላል እያገኘነ ኋላም ደግሞ እንደገና ስታረጅ ስጓዋን በምግብነት በመጠቀም ልዩ የሆነ እንግዲህ የቤት ውስጥ አስተዋጽኦ ስለምታደርግ ያን ያህል ደግሞ ዶሮ ለማራባት ብዙ ቦታ የሚፈልግ አይደለም ማለትም በጠባብ ቦታ ላይ ብዙ ዶሮ ማርባት ይቻላል። ስለዚህ ዶሮን እንግዲህ የቤት እንስሳ ከመሆኑ አንፃር ብዙ ፍጆታ ስለማትጠይቅ ዶሮን ቤታችን እያረባን እንግዲህ የእንቁላል እንቁላል ተጠቃሚዎች እንሁን እላለው በዚህ አጋጣሚ ማለት ነው። ምናልባትም እንቁላሉን ለመግብነት ባንጠቀመውም እንኳን አንድ እንቁላል እስከ ሃያ ምናምን ብር ደርሷልና ይህንን እንቁላል በመሸጥም ቢሆን ሊሆን ይችላል። የገቢ ምንጫችንን ማሳደግ እንችላለን ለምሳሌ ሃምሳ ዶሮ ቢኖረን ሃምሳ ዶሮዎች ቢኖሩን ሃምሳዎቹ ዶሮዎች ሁሉ በቀን አንዳንድ ቁላል ቢጥሉ ሃምሳ እንቁላል ይኖረናል። ስለዚህ ሃምሳ እንቁላል ሲባዛ በሃያ ብር ስንት ይኖረናል ማለት ነው? ቢያንስ እንግዲህ በቀን መቶ ብር አለን ማለት ነው። ማነው? ሃምሳ በሃያ አምስት መቶ አንድ ሺህ ብር አንድ ሺህ ብር በቀን ማግኘት እንችላለን ከዶሮ ማለት ነው። እና በዚህ ልክ ልዩ ጠቀሜታ ስለሚሰጡ ዶሮዎች። ሁላችንም ብንሆን ማለት ነው። ዶሮን በቀላሉ ጠባብ ቦታ ላይ እንግዲህ በቀላሉ ጠባብ ቦታ ላይ በማራባት ብዙ ጥቅም ማግኘት እንችላለን እና። እነዚህን የቤት እንስሳ ዶሮዎችን እያራባን አንድም የኢኮኖሚ አቅማችንን እናሳድግ ሁለቱም እንቁላልን ገዝተን ከመጠቀም ይልቅ ቤታችን እዚሁ ድሮ እያራባና እንቁላልን ከቤት ከምናራባቸው ዶሮች በመጠቀም እንደዚሁ የእንቁላል ተጠቃሚዎች እንሁን የሚል እንግዲህ ጠንክር ያለ መልእክት አለኝ ማለት ነው። ከዚህም በተጨማሪ እንግዲህ ዶሮ ማለት ነው። ሁለት አይነት ናቸው የሚራቡት በምንድነው? ወንድና ሴት ያለ ነገር ግን እንደሌሎች እንስሳት ሩካቤ ስጋ ሳይሆን የሚፈጽሙት እንግዲህ በዝምሎ በእንቁላል በመጣል ይሆናል ማለት ነው። ስለዚህ እንቁላላቸው ቢያንስ ለሃያ አንድ ቀናት ሙቀት ይሰጥና ከዚያ እንቁላሎቻቸው እንደገና ጫጩት። ይሰሩና ይሄ ጫጩት በሃያ አንደኛ ቀናቸው ተፈልፍሎ ወደ ጫጩት ይቀየርና በዚህ ልክ

እሺ አመሰግናለሁ እንግዲህ ከምን በፊት ሰላም እግዚአብሔር ይቀድማልና ሰላም እንዴት አደራችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን በማሰማት ማለት ነው ቃለመጠየቁ እንደሚከተለው በማንበብ። ለቃለ መጠየቁ የመልስ ትንታኔው ወይም ማብራሪያ የምሰጥ ይሆናል ወደ ቃለ መጠይቃችን። ጁን ይላል እንግዲህ ጁን ማለት ምን ማለት ነው? ጁንስ እንግዲህ በመጀመሪያ ደረጃ ጆን ስንል ወር ነው ይሄ ወር ደግሞ የትኛው ወቅት ላይ የሚገኝ ወር ነው? በሚልና ሌሎቹንም ማብራሪያዎች በመስጠት ቃለመጠየቁን ጥልቅ የሆነ ማብራሪያ በመስጠት የምጨርስ ይሆናል ማለት ነው። አሁን ወደ ቃለ ወደ ትንታኔያችን እሄዳለሁ ማለት ነው። ጁን ማለት እንግዲህ በእኛ በአማርኛ ቋንቋ ማለት ነው ጁን የሚል ቃል የለም። ነገር ግን ጁን ተብሎ የተገለጸውን በአውሮፓውያን የተገለጸውን ቃል ማለት ነው ወደ እኛ ስናመጣው ሰኔ የሚል ትርጉም ይዞልን ይመጣል ያ ማለት እንግዲህ ከአሥራ ሁለትቱ ወራት ውስጥ አንዱ የሆነው። በማነው በ ከሀምሌ ቀድሞ እንደገና ደግሞ ከግንቦት ደግሞ ቀጥሎ የሚመጣ ያ ማለት ደግሞ በግንቦትና በሐምሌ መካከል የሚገኘው አንዱ ወርህ ነው ማለት ነው። ከአሥራ ሁለትቱ ወራት ውስጥ አንዱ ወር ይሆናል ማለት ነው። እና ጁን ስንል እንዲሁ በቀጥታ ቃሉ በአማርኛ ቋንቋ አይገኝም። ነገር ግን ጁን ማለት ምን ማለት ነው ስንል ሰኔ የሚለውን ተመጣጣኝ ትርጉም ወደ አማርኛ ያመጣልናል ማለት ነው። ስለዚህ ይሄ ሰኔ ደግሞ በእኛ በኢትዮጵያውያን እንግዲህ የጊዜ አቆጣጠር መሰረት መስከረም አንድ ብለን አዲስ ዘመን ከቆጠርን ጀምሮ አስረኛ ወር ላይ የምናገኘው ወር ይሆናል ማለት ነው። ምናልባትም እንግዲህ ለጎርጎርያውያን ወይም ደግሞ ለአውሮፓውያን የቀን አቆጣጠር ደግሞ ጥር ብለው ጀምረው ጥር የካቲት መጋቢት ሚያዚያ ግንቦት ሰኔ ብለው ስድስተኛ ወር ላይ የሚመጣ የሚገኝ ወርህ ነው ወርህ ነው ማለት ነው። ከአሥራ ሁለትቱ ወራት ውስጥ ስድስተኛ ወይም ደግሞ የአመቱ አጋማሽ ይሆናል ማለት ነው። ለእነሱ ለእኛ ግን አስረኛ ወር ይሆናል ማለት ነው። እና ለእኛ የክረምት መግቢያ ወይም ደግሞ ከክረምቱ ሶስት ወራት ውስጥ የመጀመሪያው ወር ይሆናል ማለት ነው። ይህም ማለት ምንድነው? በቃ ተመጣጣኝ የሆነ የዝናብ መጠን እና ተመጣጣኝ የሆነ የሙቀት መጠን የሚመዘገብበት ወይም ደግሞ የሚገኝበት ወይም ደግሞ ተመጣጣኝ የሆነ ሙቀትና ዝናብ የሚፈጠርበት ወቅት በመሆኑ ይሄ ጁን ወይም ሰኔ ማለት ነው። ልዩ ልዩ የሰብል አይነቶች እንግዲህ ወደ የሚዘሩበት እና እንደዚሁም እነዚህ ሰብሎች የሚፈጠሩበት የጊዜ ወይም ወቅት ወይም ደግሞ ወር ነው ማለት ነው። ስለዚህ ያዝሬት መፈጠሪያ ወር ነው ማለት ነው። ሰኔ ስንል የአዝሬት መፈጠሪያ ወይም ደግሞ አዝሬቶች የሚበቅሉበት ወር ነው ማለት ነው። ስለዚህ ሁላችንም ብንሆን በተለይ አርሶ አደሮች ወይም በግብርና ዘርፍ ላይ ያለን ሰዎች መሬታችንን ወይም ደግሞ ሰብል የምናበቅልበትን መሬት እንግዲህ ከበጋ ጀምረን ከመጋቢት ከሚያዝያ ግንቦት ጀምረን ማለት ነው በእነዚህ ወቅት ወቅቶች መሬቱን በደንብ እናርሳለን እናለሰልሳለን በእነዚህ ወቅቶች ላይ በደንብ የታረሰውና የለሰለሰው መሬት ወይም አፈር ማለት ነው። ሰኔ ላይ እንግዲህ ተመጣጣኝ የሆነ ሙቀትና ዝናብ ስናገኝ ምንድነው? ይሄንን ልዩ ልዩ ዘሮችን በመዝራት እንግዲህ ዘሮቹ ደግሞ በጣም በአቅም ኑሯቸው ወይም ደግሞ ጥሩ ምርት እንዲሰጡ ሆኖ የሚበቅሉበት ወር ይሆናል ማለት ነው። እንግዲህ እዚህ ላይ ማለት ነው ሰብሎቹ ሲዘሩ እንግዲህ ለሰብሎቹ እርዳታ ወይም ደግሞ ለሰብሎቹ እድገት የሚያግዝ ሌላ ተጨማሪ የተቀመጠ ተጨማሪ ወይም ደግሞ የእጽዋትን የዘሮችን እድገት የሚያሻሽል ግባት ሌላ ግባት እንጠቀማለን ይሄም ማዳበሪያ እንለዋለን። ማለትም ፈርቲላይ የአፈር ማዳበሪያ ወይም ደግሞ ፈርቲላይዘር እንጠቀማለን ያንን በመጠቀም እንግዲህ የእጽዋቱ እድገት እንዲፋጠንና ምርታማ እንዲሆኑ እናደርጋለን ማለት ነው። ዞሮ ዞሮ እንግዲህ ጁን በሚለው ሰኔ በሚለው ቃል ላይ ማለት ነው። የአዝሪት መፈጠሪያ ወቅት በመሆኑ በዚህ ወቅት ሁላችንም አርሶ አደሮች ማለት ነው ጠንክረን በመስራት እንግዲህ የተሻለ ምርት ለማግኘት በተለይ በዚህ ወቅት ላይ መሪቶቻችንን በደንብ በልዩ ምርጥ በሆኑ ዘሮች እየዘራነ መሬታችንን እንግዲህ በልዩ ልዩ የሰብል አይነቶች መሸፈን መቻል አለብን የሚል ጠንከር ያለ አስተያየት እሰጣለሁ ማለት ነው። እና ጁን ስንል ለኛ አስረኛ ወር የሆነና እንደዚሁም ደግሞ ልዩ ልዩ የዕጽዋትዋት ወይም ደግሞ ያዝሪት አይነቶች የሚዘሩበት ወይም የሚፈጠሩበት ወቅት እንደዚሁም ደግሞ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ይቀድማልና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ ቃለ መጠይቁን እንደሚከተለው አነብና ለቃለ መጠይቁ የመልስ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ቃለ መጠይቁን አነባለሁ ስሜ ነው ይላል። ስሜ ነው ይላል እንግዲህ ይሄ ስሜ ነው የሚለውን ቃል እንዲሁ ስናይው ምንድነው? አንዳንድ ሰዎች እንግዲህ ሲጠብሩ ማለት ይቻላል ሲጠብሩ ማለት የሆነ ነቃሁ ሲሉ ማለት ነው ነቃሁ ነቀሁ ሲሉ ማለት በተለይ ወጣቱ ክፍል ማለት ነው ወጣቱ በወጣትነት እድሜ ደረጃ ላይ ያለው የማህበረሰብ ክፍል። በስም ስማቸውን ጠርተን እከሌ ስንላቸው ስሜ ነው ይላሉ ያማለት ምን ማለት ነው? እየሰማሁህ ነው ወይም አቤት እንደማለት ብለው ነው እነሱ እንግዲህ ይሄ ሲጠብሩ ወይም ደግሞ እንግዲህ ምንድነው? በእነሱ የእድሜ ደረጃ ላይ ያለው ማለት በወጣትነት የእድሜ ደረጃ ላይ ያለው ሰው አቤት ማለት ሼም መስሎት ሊታየው ይችል ይሆናል እንግዲህ እንግዲህ ነገሩን አናውቅም። ዞሮ ዞሮ ግን ምንድነው አቤት በማለት ምትክ ስሜ ነው ይላሉ ማለት ነው ያ ማለት ምንድነው? እየሰማሁ ነው ወይም ደግሞ የኔ መጠሪያዬ ነው እና። ለምን እንደጠራኸኝ ምክንያት ግለጽልኝ እየሰማሁ ነው ለማለት ብለው ሲጠቀሙት ነው እንጂ። ከዚህ ለምሳሌ ከወጣትነት እድሜ በታች አሉና ከዚያ ከወጣትነት እድሜ በላይ ያሉ ሰዎች ግን። በፍጹም ቢሆን ይህንን ቃል አይጠቀሙትም ያ ማለት አንድም ኩራትን ያመለክታል ስሜ ነው ሲሉ የሆነ በቃ ንቀትን የሚያመለክት ቃል ነው። በሌላ መልኩም ስሜ ነው ሲሉ እንግዲህ እንደ ፋሽን አይተዉት ሊሆን ይችላል ብቻ አይታወቅም። ዞሮ የእንትኑ ስሜታዊ ሆነውም ይሁን ወይም ደግሞ ነቃውህ ብለውም ይሁን ወይም ደግሞ ንቀትም ይሁን ዞሮ ዞሮ ያነጋገር ዘየውም ይገልጸዋል። ለምሳሌ አሁን ጌታችን ኢየሱስ ክርስቶስ ማለት ነው። ለሐዋርያት ሲያስተምር እንግዲህ ይኸ ለዘላለም የምታወቅበት ስሜ ነው ብሎ ጠርቷል ነግሯቸዋል ይሄ ማለት ምንድነው? እኔ ማን እንደሚባልና ስለኔ ምንነት ሰዎቹ ከዛሬ ከዛሬ በጀምሮ ማለት ነው እስከ ዘላለም ድረስ። እኔን የሚያውቁበት ወይም የሚጠሩበት ስያሜ ይሄ ነው ብሎ ሲገልጽላቸው ይሄ እንግዲህ የኔ መታወቂያዬ ወይም መጠሪያዬ ወይም ደግሞ እኔ ከሌሎ የምታወቅበት መጠሪያዬ ስሜ ነው ብሎ ነግሯቸዋል። በዚህን ጊዜ አሁን ምንም አይነት በቃ ትሁትነትን እንግዲህ ስሙን በግልጽ በሆነ መልኩ ሰዎቹ ማን ብለው እንደሚጠሩት ማን ብለው እንደሚያውቁት ወይም ደግሞ ማን ብለን እንደምንከተለው በግልጽ እንግዲህ ሀሳቡን ግልጽ አድርጎ ያስቀመጠልን መንገድ ነው። ነገር ግን በዚህ ከዚህ አውድ ወጣ ስንል ግን ለምሳሌ። አለሙ የሚባል እንግዲህ ወጣት ልጅ አለ ይሄንን ወጣት ልጅ ምናልባት እኔ ለሆነ ነገር ፈልጌው አለሙ አለሙ ብዬ ጠራ ስጠረው ማለት ነው። አቤት በማለት ምትክ ስሜ ነው ይለኛል ይሄ ማለት ምን ማለት ነው? አቤት እየሰማሁህ ነው ወይም ደግሞ ለምን ፈለከኝ ምን ብለህ ነው በማለት ምትክ ማለት ነው። ስሜ ነው ይለኛል ማለት ነው ይሄ ማለት እየሰማሁ ነው ንገረኝ ምንድነው ለምን የፈለከኝ? የሚለውንና ወይም ደግሞ ይሰማል ምን ማለት ፈልገህ ነው ምን ልታዘዝህ እንደማለት ይሆናል ማለት ነው። እና በተለይ ይሄ ወጣቱ ክፍል ማለት ነው ወጣቱ የማህበረሰብ ክፍል እንግዲህ እንደ ፋሽን አይቶት ሊሆን ይችላል በተለይ ያሁን ጊዜ ማለት ነው። እንዲህ አይነት እንግዲህ ቃላት ብዙ ጊዜ በወጣቱ የማህበረሰብ ክፍል ላይ ሲነገሩ ወይም ደግሞ ምላሽ ሲሰጣቸው እሰማለሁ ይሄ ነገር ግን ገና ወጣ ህፃናት የሆኑና ወይም ደግሞ የበሰለ እድሜ ደረጃ ላይ ያሉ ሰዎች። በዚህ አይነት መልክ መልስ ሊሰጡ በተአምር አይችሉም ያ ማለት ምን ያክል ስሜ ነው ማለት? የሆነ ለነገሮች የምንሰጠውን ክሬዲት ወይም ቫልዩ ዝቅ እንደሚያደርግ ነው። ሰው መረዳት የሚችለው ለምሳሌ። ትልቅ ሰው እየጠራኝ እኔ ስሜ ነው ልል በተአምር አልችልም ያ ማለት እንግዲህ ምንድነው? ምናልባትም በሁለቱ መካከል ንቀት አለ ማለት ነው። ወይም ደግሞ በሀሳብ ያለመጣጣም ነገር አለ ማለት ነው። እና ምናልባት ወጣት ለወጣት ሲጠራሩ ይህንን ቃላት ሊጠቀሙ ይችላሉ በእድሜ ተመሳሳይ ደረጃ ላይ ያሉ ወጣቱ ክፍል ከሆነ። ለምሳሌ ሃያ ሁለት አመት ያለው ወጣት ከሃያ ሁለት እና እስከ ሃያ አምስት ባለ የእድሜ ደረጃ ላይ ካለው ወጣት ጋራ። ምናልባትም ሲጠራው ስሜ ነው ሊለው ይችላል። ነገር ግን ሽማግሌ ሰው ሲጠራው በዚህ ልክ ስሜ ነው ብሎ መልስ መስጠት እጅግ በጣም ጸያፍና ነውር ነው አይባልምም። እና ስለዚህ ምንድነው ወጣቱ እንደ ፋሽን አድርጎ የሚጠቀምበት የ

እሺ አመሰግናለሁ ሰላም ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ እንግዲህ ቃለመጠይቁ እንደሚከተለው በማንበብ ለቃለመጠይቁ መልስ ወይም ደግሞ ማብራሪያ የምሰጥ ይሆናል ማለት ነው። አሁን እንግዲህ ወደ ቃለ መጠይቁ እኸዳለሁ ማለት ነው። ሰላም ይላል አቤት አቤት አቤት ወይ ደስ ሲል ሰላም የሚለው ቃሉ ራሱ በምን ያህል ደረጃ? እንግዲህ ስሜት እንደሚቆረቁር በምን ያህል ደረጃ ደስ እንደሚል በጣም ነው በቃ የሚገርመውና ሰላም ሲባል ምን ማለት ነው ብንል? እንግዲህ ከጦርነት ሊሆን ይችላል ከችግር ሊሆን ይችላል ከ ወይም ደግሞ ከተለያዩ እንግዲህ የሰውን ልጅ ሰላም ከሚነሱ ነገሮች ምን ያክል እርቀን እንዳለንና ማለትም ምን ያክል ነፃ ሆነን እንዳለን የሚገልጽ ቃል ነው ማለት ነው። እንግዲህ ሰላም ሲባል ከጦርነት ሰላም ከበሽታ ሰላም ከረሃብስ ሰላም ከችግር ሰላም ማለት ነው። እንግዲህ ከእነዚህ ሁሉ ነገሮች ነፃ መሆንን የሚያጠይቅ ቃል ነው ማለት ነው ይሄ ማለት ምን ማለት ነው? ግጭትም የለም ሁከትም የለም ጭንቀትም የለም ወይም ደግሞ እንግዲህ ጦርነትም የለም እንደዚሁ በቃ ሰው ሰላም የሰፈነበት የተረጋጋ ህይወት የሚመራበት የጊዜ ወይም ደግሞ በቃ ሁሉም ሰው ማለት ነው። በሰላም ወጥቶ መግባትን ምንም አይነት ተጽዕኖ ምንም አይነት ችግር አለመኖሩን አለመከሰቱን የሚያጠይቅ ቃል ነው ማለት ነው። እና ሰላም እንግዲህ ለሁላችንም ቢሆን ማለት ነው ትልቅ ዋጋ ያለው ነገር ግን ሰላምን እንዲሁ ስንኖርበት ያን ያህል ቦታ ላንሰጠው እንችላለን ነገር ግን ሰላማችን ሲነሳ ግን የሰላምን ዋጋ ምን ያህል ትልቅ እንደሆነ መረዳት እንችላለን ማለት ነው። እና እንግዲህ ሰላም ሲባል ውስጣዊም ውጫዊም ሰላም አለ ያ ማለት ምን ማለት ነው? እንግዲህ ውጫዊው ነገር አለሙ ሁሉ ሰላም ሆኖ ውስጣችን ግን በተለያዩ ነገሮች ሊረበሽ ይችላል ማለትም ምን እበላ ምን እጠጣ ምን እለብስ እያሉ በቃ በውስጥ መጨነቅን ሁሉ ማጣትን እሱን ሁሉ አብሮ የሚያጠይቅ ይሆናል ማለት ነው። እና ሰላም ስንል ውስጣዊም ውጫዊም ሰላም አለ። እንግዲህ ውጫዊ ሰላም ስንል እንዳጠቃለይ ማለት ነው በማህበረሰቡ ወይም ደግሞ በሀገር ውስጥ ግጭት ሳይኖር በውይይት በመደጋገፍ እና በመቻቻል አብሮ መኖርን የሚያጠይቅ ይሆናል ማለት ነው ውጫዊ ሰላም ስንል ማለት ነው። ይሄ ማለት ምን ማለት ነው? ሀገራችን እንደ አጠቃላይ ከሌሎች ሀገሮች ጋር ያላትን ሰላማዊ ግንኙነት የሚያጠይቅ ይሆናል። ውስጣዊ ሰላም ስንል ደግሞ እንግዲህ ዜጎቹ ከዜጎቻቸው ማለት በአንድ ሀገር ውስጥ ያሉ ዜጎች ወይም ግለሰቦች ማለት ነው? በምንድነው በተለያዩ ሁኔታዎች ሰላም መሆንን በኑሮ ሰላም መሆንን በጤና ሰላም መሆንን እንደዚሁም ደግሞ በስራቸው ራሱ ውጤታማ መሆንን ሰላም መሆንን ሁሉን ነገር ያጠይቃል ማለት ነው። እና ሰላም ሲባል እንግዲህ ዋጋው እጅግ በጣም ትልቅ ነው። በቃ ሰላም ምናልባትም ምንጩ እግዚአብሔር ነው ምክንያቱም እግዚአብሔር የሰላም አምላክ እስከሆነ ድረስ እንግዲህ ምንጩ ሰላም ነው እግዚአብሔር ነው። ከዚያ ከዚያ በማስቀጠል ደግሞ እንግዲህ ምድራዊ አገዛዝ አለ በዚህ አገዛዝ መሰረት ማለት ነው። ለዜጎቹ መንግስት የሚሰጠው ደህንነት ማለት ነው። ሰላም ስንል እንግዲህ አንድም ከችግር አንፃር ሰላም መሆን ችግር ምናልባትም የምግብ ችግር ሊሆን ይችላል የአስተዳደር ችግር ሊሆን ይችላል። ወይም ደግሞ ሰው ወጥቶ አለመግባት አይነት ችግር ሊሆን ይችላል ዞሮ ዞሮ ከእነዚህ ሁሉ ነገሮች የጸዳና ሰላም የሆነ የተረጋጋ ህይወት የሚመራ ሰው ምንድነው ማለት ነው? ሰላም ነው ማለት ነው ምንም አይነት በሽታ የሌለበት ሰው ሰላም ነው ማለት ነው። ስለዚህ ሰላም ትልቅ ዋጋ አለው ማለት ነው። ሰላም ከጤንነት አንፃር ሰላም መሆን በምንም አይነት በሽታ አለመያዝ አለመለከፍ አለመታመምን የሚያመለክት ቃል ሰላም ይሆናል ማለት ነው። እንደዚሁም ደግሞ በጦርነት በበሽታ እንደዚሁም ደግሞ በቃ በፖለቲካዊ ሁከት አንድ ሀገር በእንደዚህ አይነት ነገሮች ስትታወቅ እንግዲህ ሰላም የላትም ማለት ነው እና ከእነዚህ አይነት ሁከቶች ሁሉ ነፃ መሆን ማለት ሰላም ነው ማለት ነው። ወይም በሌላ አገላለጽ እንግዲህ ሰላም አንድ ከአንድ ቦታ ተነስተን የሆነ ቦታ እስከምንደርስ ድረስ ምንም አይነት ችግር ሳይደርስብን በደህና ወይም ደግሞ በሰላም መድረስ መቻል ማለት ራሱ ይሄም አንዱ ሰላም ነው ማለት ነው። እና ጉዞ ሰላም ነው። ውሎ ሰላም ነው። ምሽቱ ሰላም ነው ሌሊቱ ሰላም ነው። እያልን እንግዲህ የሰላም ምን ያክል በየሰከንዶች በየደቂቃዎች ውስጥ ምን ያክል የሰላም ዋጋ ትልቅ እንደሆነ ለመግለጽ። ሰላም ዋልክ ሰላም አመሸህ ሰላም አደርክ ሰላም ቆየህ ሰላም ሰነበትክ ሰላም ከረምክ እየተባለ በዚህ ልክ እንግዲህ ሰላም ምን ያክልህ ትልቅ አስተዋጽኦ እንዳለው ለህይወታችን። በዚህ ልክ እንግዲህ በየደቂቃዎቹ ውስጥ የሰዎች ደህንነት ሰላም መሆን ትልቅ ዋጋ እንዳለው። በዚህ ልክ እንግዲህ ሰዎቹ የሰላምታ ልውውጥ ያደርጋሉ

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ሰላመ እግዚአብሔር ይቀድማልና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እያልኩኝ የተከበረ የሰላምታ ድምፄን በማሰማት ማለት ነው ቃለመጠይቁን እንደሚከተለው አነብና። ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ችሎታ ይላል። እንግዲህ ችሎታ ማለት ምን ማለት ነው? እንደዚህስ እንደዚሁም ደግሞ። ችሎታ በተለያዩ የስራ ተግባራት ላይ እንግዲህ ምን አይነት ብቃት ወይም ደግሞ ችሎታ ወይም ደግሞ። አንድን ተግባር የመፈጸም ችሎታ ብቃትን የሚያጠይቅ ቃል ይሆናል ማለት ነው። በዚህ ላይ እንግዲህ ሰፋ ያለ ማብራሪያ ስለምሰጥ ወደ ማብራሪያው እንሄዳለን። እንግዲህ ችሎታ ስንል አንድን ነገር ወይም አንድን ተግባር ወይም ደግሞ አንድን ክንውን ለመፈጸም ለመተግበር ወይም ደግሞ ለማስፈፀም የአንድ የአንድ ሰው ብቃቱ ወይም ችሎታው ወይም ደግሞ ጉዳዮችን የማስፈጸም የደረጃው ማለት ነው። እንግዲህ ብቃት ስንል ችሎታ ስንል ማለት ነው። ስለዚህ አንድ የሚሰራ ስራ ይኖራል ያንን ስራ በአጭር ጊዜ ውስጥ በጥሩ ሁኔታ ሰርቶ ወይም ደግሞ አሰርቶ ማስፈጸም መቻልን የሚያጠይቅ የሚያጠይቅ ሁኔታ ይሆናል ማለት ነው። ስለዚህ። ችሎታ ስንል ምናልባትም የእያንዳንዱ ሰው አንድን አንድን ተግባር የመፈጸም የመተግበር ወይም ደግሞ ተፈጻሚ የማድረግ ችሎታችን ከሰው ሰው እንደዚሁም ደግሞ ከሰው ሰው ከመሆኑም በላይ ከትምህርት አንፃርም ሊሆን ይችላል ይለያያል ማለት ነው። ስለዚህ እውቀታችን ችሎታችን ብቃታችን በምን በምን ነገሮች ላይ ሊወሰን ይችላል ማለት ነው። እንግዲህ በትምህርት ሊሆን ይችላል በእድሜ ሊሆን ይችላል ወይም ደግሞ በአካባቢም ሊሆን ይችላል ማለት ነው። እነዚህ እድሜ የትምህርት ደረጃ እና እንደዚሁም የእድሜ ደረጃ የትምህርት ደረጃ የምንኖርበት አካባቢ የማህበረሰቡ ንቃት ህሊና። ለአንድን ነገር በትክክል ተፈጻሚ ለማድረግ ወይም ደግሞ የአንድ ሰው ችሎታው በእነዚህ ነገሮች ሊወሰን ይችላል ማለት ነው። ይሄንን ስል እንግዲህ እንደው ምሳሌዎችን እያነሳው በጥልቅ ባብራራው ጥሩ ስለሚመስለኝ ምሳሌዎችን ላንሳ። ለምሳሌ አንድ የዶክትሬት ዲግሪ የትምህርት ደረጃ ያለውና እንደዚሁም ገና በዩኒቨርሲቲ ደረጃ የባችለር ዲግሪ የትምህርት ደረጃ ያላቸው ሰዎች አንድን ነገር የሚረዱበት ችሎታቸው ወይም ብቃታቸው ወይም ደግሞ አንድን ነገር የመስራት አቅማቸው። ምንድነው ማለት ነው ፍጹም የተለያየ ይሆናል ማለት ነው ይሄ ማለት ምንድነው? በትምህርት ደረጃና እንደዚሁም ደግሞ በልምድ ደረጃ ምንድነው ሰዎቹ የተለያዩ የተለያየ ችሎታ ስለሚኖራቸው ማለት ነው። ስለዚህ ምንድነው? ለአንድ ነገር ችሎታችን በምን በምን ነገር ይወሰናል ማለት ነው። አንድም በትምህርት በደረስንበት የትምህርት ደረጃ ችሎታችን ይመዘናል ማለት ነው። ሁለትም ደግሞ በምንኖርበት አካባቢ ያለው ማህበረሰብ የማህበረሰቡ ጠቅላላ ንቃተ ህሊናው እንግዲህ ለአንድ ነገር ችሎታ ወሳኝ ነገር ነው ማለት ነው። በሌላ መልኩም እንግዲህ ልምድ እንግዲህ አንድን ነገር የመስራት የመከወን የመፈጸም ወይም ደግሞ አንድን ነገር የመረዳት አቅማችን ከልምድ ራሱ የምናገኘው ከመሆኑ አንፃር ልምድ ራሱ አንድ ወሳኝ ነገር ይሆናል ማለት ነው። በሌላ መልኩም እንግዲህ ችሎታ ስንል እድሜም ራሱ ሌላ ትልቅ ተጽዕኖ ፈጣሪ ወሳኝ ሁኔታ ይሆናል ማለት ነው። አንድን ነገር ብቃታችንን ከምንመዝንበት መንገድ ማለት ነው። ስለዚህ እነዚህ ልምድ የትምህርት ደረጃ እድሜ እንደዚሁም እነዚህ ዋና ዋና የአንድን ነገር የችሎታ መመዘኛ ዋና ዋና መስፈርቶች ይሆናሉ ማለት ነው። ለምሳሌ አሁንም ይህንን የተለያዩ ምሳሌዎችን እያነሳሁኝ ባብራራ ለምሳሌ አንድ ሰው ስለ አንድ ርዕሰ ጉዳይ የሚኖረው ጥልቅ የሆነ የነገሮችን የመረዳት ሀሳብ። በትምህርት ደረጃ ብናየው ለምሳሌ። ኮሌጅ ላይ የኮሌጅ ትምህርት የጨረሰ እና የማስተርስ ዲግሪ የጨረሰ ሁለት ሰዎችን በአካባቢ ተመሳሳይ እንደዚሁም በእድሜ ደረጃቸውም ተመሳሳይ አድርገን በትምህርት ደረጃቸው ብቻ ልዩነት አድርገን ብናይ እንግዲህ ኮሌጅ ከጨረሰው ይልቅ ማስተርስ የትምህርት ደረጃ የጨረሰው ሰውዬ ነገሮቹን የሚረዳበት እይታ እጅግ በጣም ቀላል የሆነ ይሆናል ማለት ነው። ያ ማለት ምን ማለት ነው? ችግሮች ሲገጥሙን ችግሮችን እንዴት አድርገን መፍታት እንደምንችል ለነገሮቹ ለችግሮቹ ሁሉ መፍትሄ እንዴት አድርገን ማምጣት እንደምንችል በቀላሉ የመፍትሄውን ለማምጣት ቀላል የሚሆንለት ማነው ማለት ነው? በትምህርት ደረጃ የማስትሬት ዲግሪ ማስረጃ ያለው ሰው ይሆናል ማለት ነው። ከልምድም ከትምህርት አንፃርም እሱ ነገሮችን የመረዳት አቅሙ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም ወሳኝ ነገር ነው። እና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ ማለት ነው። ቃለመ ጠይቁ እንደሚቀጥለው በማንበብ ለቃለ መጠይቁ። የመልስ ማብራሪያ የምሰጥ ይሆናል ወደ ቃለ መጠይቃችን እሄዳለሁ። መጠጣት ይላል እንግዲህ መጠጣት የሚለውን ቃል ስናየው መመገብ ከሚለው ቃል ተቃራኒ ይሆናል ማለት ነው። ይህም ማለት ምን ማለት ነው? መጠጣት ስንል እንግዲህ ፈሳሽ የሆነን ማንኛውንም አይነት ነገር ማለት ነው። በአፋችን በኩል አድርገን ወደ ተለያ ወደ ጨጓራችን ወይም ደግሞ ወደ ልዩ ልዩ የሰውነት ክፍሎቻችን። የምንልክበት እንግዲህ መንገድ ነው ማለት ነው። ወይም ደግሞ ወደ ጨጓራችን የምንልክበት ወይም የምናስገባበት ሂደት። ምን ይባላል ማለት ነው። መጠጣት ይባላል ማለት ነው። ስለዚህ አንድ ሰው እንግዲህ እንደሚታወቀው አንድ ሰው ስድሳ አምስት ፐርሰንት የሚሆነው የሰውነት ክፍሉ የተገነባው ከውኋማ አካል ነው። ወይም ከፈሳሽ ነው የተሸፈ ማለት። ስድሳ አምስት እና እስከ ስድሳ እስከ ሰባ ፐርሰንት የሚሆነው የሰውነት ክፍሉ ውሃማ አካል ነው ተብሎ ይጠበቃል። ስለዚህ ይሄ ውሃማ አካሉ ማለት ነው። በየሰአቱ እንግዲህ ፈሳሽ ነገር ስለሚያስፈልገው ማለት ነው ምንድነው? ውሃ ወይም ደግሞ ማንኛውም ፈሳሽ የሆነን ነገር ንጹህ የሆነና ፈሳሽ የሆነን ነገር በየሰአቱ እንግዲህ እንዲጠጣ ይገደዳል ማለት ነው። ወይም ደግሞ ፍላጎት ይኖረዋል ማለት ነው። ስለዚህ መጠጣት ማለት የትኛውንም ፈሳሽ የሆነ ነገር ወደ ሰውነት ውስጥ ማስገባት ማለት ነው። እንግዲህ ልዩ ልዩ የሰውነት ክፍሎቹ እንደ ኩላሊት ጨጓራ እንደዚሁም ቀጭን አንጀት እና ሌሎችም ልዩ ልዩ ክፍሎቹ። ንጹህ ዉሃ ንጹህ ፈሳሽ ነገር ስለሚፈልጉ የደም ዝውውሩ የተስተካከለ የልብ ምቱ የተስተካከለ እንደዚሁም ደግሞ ልዩ ልዩ የሰውነት ክፍሎቹ የተሰጣቸውን ወይም ደግሞ ያላቸውን የስራ ሀላፊነት በትክክል እንዲሰሩ ማለት ነው። ጨጓራም ምግብን ለማላም የሚያደርገውን አስተዋጽኦ በትክክል እንዲሰራ ኩላሊትም እንግዲህ ጠጠር ነገሮችን በማጽዳት ለሰውነት አስፈላጊ የሆነውን ነገር ብቻ በማሳለፍ የማጣራት ስራውን በትክክል እንዲሰራ። እንደዚሁም ደግሞ ልዩ ልዩ የሰውነት ክፍሎቻችን ትክክለኛ ስራቸውን እንዲሰሩ ውሃ ወይም ፈሳሽ ነገር በየሰአቱ ያስፈልጋቸዋል ማለት ነው። ስለዚህ ይሄ ሰው ሰው ማለት በየሰአቱ እንግዲህ እነዚህ ልዩ ልዩ የሰውነት ክፍሎቹ በትክክል ስራቸውን እንዲሰሩ ይሄ ፈሳሽ ስለሚያስፈልገው የትኛውንም እንግዲህ ለሰውነታችን ጥሩ የምንላቸውን መጠጦች ሁሉ ማለት ነው። ወደ ሰውነቱ ማስገባት ወይም ደግሞ መጠጣት አለበት ማለት ነው። ስለዚህ በዚህ መሰረት አሁን አንድ ሰው ቢያንስ በቀን እስከ ሁለት ሊትር እስከ ሶስት ሊትር ውሃ ንጹህ ውሃ የመጠጥ ውሃ ማለት ነው መጠጣት መቻል አለበት ምናልባት እንግዲህ መጠጣት ስንል። ንጹህ ውሃ ብቻ ላይሆን ይችላል ያ ማለት ደግሞ እንግዲህ ከአልኮል ነፃ የሆኑ ሌሎቹንም እንግዲህ ወተት ሊሆን ይችላል። እንደዚሁም ደግሞ አጥሚት ሊሆን ይችላል። የትኛውንም አይነት ጁስ ሊሆን ይችላል የትኛውንም አይነት ፈሳሽ እንግዲህ በአፋችን በኩል አርገን ወደ ሰውነታችን ማስገባት ምን ይባላል ማለት ነው? መጠጣት ይባላል ማለት ነው። ስለዚህ የትኛውንም አይነት ለሰውነታችን ጠቃሚ የሆነውን ፈሳሽ ሁሉ። ለምሳሌ ቅድም እንደገለጽኩትኝ እንደ ወተት እንደ ጁስ እንደ ንጹህ ውሃ ወይም ደግሞ ልዩ ልዩ መጠጦች ይኖራሉ እንግዲህ ከአልኮል ነፃ የሆኑ ማለት ነው። እነዚህም መጠጦች ማለት ነው ወደ ሰውነታችን በመውሰድ የሰውነት ክፍሎቻችን እንግዲህ የራሳቸውን ልዩ ልዩ ስራዎቻቸውን በትክክል እንዲሰሩ ወይም ደግሞ ስራቸውን በትክክል እንዲሰሩ እና የተዋጣለት ወይም ደግሞ ጽድት ያለ ስራ እንዲሰሩ ማለት ነው። ይሄ ፈሳሽ ነገር ስለሚያስፈልጋቸው በየሰአቱ እንደ አስፈላጊነቱ ይሄን ፈሳሽ ነገር በመውሰድ የሰውነት ክፍላችን ስራቸውን እንዲሰሩ እናድርግ። ጤናችንን እንጠብቅ እንደዚሁም ደግሞ ቆዳችንን ከውሃ ድርቀት እንከላከል። በማለት ምን ያክል ፈሳሽ ነገር ለሰውነታችን አስፈላጊና ጠቃሚ ነገር እንደሆነ በዚህ አጋጣሚ ጠንከር ያለ መልእክት አዘል አስተያየቴን እያስተላለፍኩ ማለት ነው። ሁላችንም ቢሆን ማለት ነው። እንግዲህ የግል ጤንነታችንን ለመጠበቅ እንግዲህ የግል ጤናችንን ለመጠበቅ ብዙ አይነት ነገር እናደርጋለን ከዚያ ውስጥ እንግዲህ ንጹህ ውሃ በመጠጣት ስለሆነ አንዱ ንጹህ ውሃ በመጠጣት ማለት ነው። የግል ጤንነታችንን እንጠብቅ የሚል ጠንካራ መልእክት አዘል አስተያየት አለኝ ማለት ነው። በዚህ ልክ እንግዲህ በዚህ ልክ እያቀረብኩኝ ሁላችንም ብንሆን። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ቅድመ ማስጠንቀቅያ አለ። እና ይሄንንን እንግዲህ ታመን ከምንሰቃይ በዚህ ልክ ንጹህ እየጠጣን የሰውነት ቆዳ የቆዳ ድርቀታችንን እንከላከል

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም ወሳኝ ነገር ነውና። ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ። ቃለመጠይቁ እንደሚከተለው በማንበብ ለቃለመጠይቁ የመልስ ማብራሪያ ወይም ትንታኔ የምሰጥ ይሆናል ማለት ነው። ወደ ማብራሪያ እሄዳለሁኝ ወደ ቃለ መጠይቁ ማለት ነው። መልካም ልደት ይላል። እንግዲህ መልካም ልደት ማለት ምን ማለት ነው? መልካም ልደት የሚለውን ቃልስ መቼ እንጠቀመዋለን በሚሉት? የተለያዩ ርዕሰ ጉዳዮች ላይ ጥልቅ የሆነ መብራሪያ የምትሰጥ ይሆናል ማለት ነው ወደ ትንታኔው እኸዳለሁኝ። እንግዲህ መልካም ልደት ስንል አንድ ህፃን የተወለደበትን እለቱን ወይም ደግሞ የተወለደበትን ቀን በማስመልከት ማለት ነው። ልጁን እንኳን ተወለድክልን እንኳንም በሰላም ወደዚህ አለም መጣህልን በማለት ማለት ነው በዋናነት ለህፃኑ። የደስታ የፍቅር ወይም ደግሞ እንዲሁም ደግሞ መልካም ምኞታችንን የምንገልጽበት መንገድ ይሆናል ማለት ነው። ስለዚህ መልካም ልደት ሚለውን መቼ እንጠቀመዋለን ስንል? አንድ ህፃን የተወለደበትን እለት በማስመልከት የልደቱ እለት። ለዚያ ህፃን እንኳን ተወለድክ እንኳንም በሰላም ተወለድክልን በማለት መልካም ምኞታችንን የምንገልጽበት እለት የልደቱን እለት በማስመልከት ይሆናል ማለት ነው። እና መልካም ልደት ማለትስ ምን ማለት ነው? ስንል ለልጁ እንግዲህ መልካም ነገርን የምንገልጽበት ሁኔታ ሆኖ ይህንንም በተለያየ መልክ ልንገልጸው እንችላለን ማለት ነው። እንግዲህ በቃላት ደረጃ እንኳን ተወለድክልን እንኳንም እንኳን ደስ አለህ በማለት የልጁን የወደፊት የህይወት ጉዞውን መልካም የተሳካና እንደዚሁም በኑሮ ደስተኛ ሆኖ ጥሩ ደረጃ ላይ እንዲደርስ ከመመኘት ባለፈ መልኩ ማለት ነው። ምን አይነት እንግዲህ ልዩ ልዩ ስጦታዎችን እንሰጣለን ማለት ነው? ይህም ስጦታ የልደቱን እለት በማስመልከት ምናልባትም የተለያዩ የእሱን ፎቶዎች ሊሆን ይችላል። ወይም ደግሞ የልደቱን እለት በማስመልከት ለፕሮግራሙ ድምቀት ወይም ደግሞ ውበት ይሆናል ብለን ያሰብናቸውን የትኛውንም አይነት ነገር ስጦታ በራሳችን ከቤታችን አዘጋጅተን ሊሆን ይችላል። ወይም ደግሞ ከገበያ ላይ የሚገዙ ልዩ ልዩ እቃዎችን በመግዛት ሊሆን ይችላል። ወይም ደግሞ አልባሳትም ሊሆን ይችላል። ብቻ ልጁን ያስደስተዋል ወይም ደግሞ ቤተሰቦቹን ደስ ያሰኛል ብለን ያሰብነውን የትኛውንም አይነት ስጦታ ሊሆን ይችላል። ያንን አዘጋጅተን እንግዲህ የልደቱ እለት ወደ ፕሮግራሙ ላይ ስንጠራ ማለት ነው። ወደዚያ ፕሮግራም ስንሄድ። ልጁን ምን ያክል እንደምንወደው ምን ያክል የወደፊት ህይወቱ የተቃና ያማረ የሰመረ ደስ ያለ እንደሆነ በደስታችንን በመግለጽ መልካም ምኞታችንን ለመግለጽ እንደ አይነት ስጦታዎችን ይዘን ወደ ፕሮግራሙ ወይም ማለትም ልጁ ወደ የልጁ የልደት በዓሉ ወደሚከበርበት ቦታ የምንሄድ ይሆናል ማለት ነው። ስለዚህ መልካም ልደት ሲባል። ይህንን ቃል የምንጠቀመው በዋናነት እንግዲህ የህፃኑ የተወለደበትን እለት በማስመልከት ለልጁ የምንሰጠውን ክብር ወይም ልዕልና ወይም ደግሞ መልካም ምኞታችንን ወይም ደግሞ ልጁ ወደፊት ትልቅ ደረጃ እንዲደርስ የምንገልጽበት ማነው የምንገልጽበት መልካም ምኞታችን ይሆናል ማለት ነው። እና ሁላችንም ቢሆን ማለት ነው። በተለይ የህፃናት የልደት የልደት ፕሮግራም ስንጠራ መልካም ልደት ስንባል እንግዲህ ታዳጊ ህፃናት ከመሆናቸው አንፃር ለበተለይ በዋናነት እንግዲህ ለልጆቻችን ለታዳጊ ህፃናት ማለት ነው። በዚህ ልክ መልካም ምኞታችንን እየገለጽነን ልጆቻችን በመልካም ራዕይ እና በመልካም አስተዳደግ እንዲያድጉ እንደዚሁም መልካም በሆነ ነገር ላይ ተቀርጸው እንዲያድጉና ለሀገሪቱ ነገ ተረካቢ እስከመሆናቸው ድረስ በዚህ ልክ ለእነሱ የምንሰጠውን ፍቅር በልደታቸው እለት በመገኘት በዓላቸውን በድምቀት በደስታ በሳቅ በጨዋታ በፈገግታ በማሳለፍ ማለት ነው። ለልጆቻችን እንግዲህ ትልቅ አስተዋጽኦ ማድረግ አለብን ማለት ነው። ሁላችንም እና በዚህ አጋጣሚ እንግዲህ ሁላችንም ማለት ነው እንደ ጎረቤት ወይም እንደ ዝምድና የመልካም ልደት በተመለከተ ብዙ ጊዜ ፕሮግራሞች ይደረጋሉ። ሰፈር ከሰፈር ጋር በመገናኘት ዘመድ አዝማድ በመገናኘት ማለት ነው። እለቱን በሳቅ በጨዋታ በደስታ በፈገግታ ሁሉ ነገር ደስ ባለ ሁኔታ በመጠጥ በመብላት በመጠጣት እንግዲህ በዓሉን የተለየ ድምቀት ሰጥተንን ለልጁ ምን ያህል እንደምንወደው ምን ያህል እንደምናከብረው መልካም ምኞታችንን እየገለጽን በዓሉን በዚህ መልክ እናሳልፋለን ማለት ነው። እና መልካም ልደት ሲባል የልደትን የልጆችን የህፃናትን የልደት ቀን በማስመልከት

እሺ አመሰግናለሁ እንግዲህ በቅድሚያ ከምንም በፊት ሰላመ እግዚአብሔር ይቀድማልና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰማው ቃለመጠይቁን በድምጽ አሰምቼ አነብና ለቃል መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃል መጠይቁ እሄዳለሁኝ ጥሬ ገንዘብ ይላል። ጥሬ ገንዘብ ማለት ምን ማለት ነው? በሚል እንግዲህ ለማብራሪያ ጥልቅ የሆነ ትንታኔ የምሰጥ ይሆናል ማለት ነው አሁን ወደ ማብራሪያው እንሄዳለን። እንግዲህ ጥሬ ገንዘብ ማለት በመጀመሪያ ደረጃ አንድ ነገር ልንገዛ ስንንቀሳቀስ ወይም ወደ ገበያ ስንሄድ ነገሮችን በሁለት አይነት መንገድ ግብይት ልንፈጽም እንችላለን። አንድም ክፍያውን ነገሮችን የምንገዛቸውን ነገሮች ክፍያውን በጥሬ ገንዘብ በመለዋወጥ ሊሆን ይችላል። ሌላኛው ደግሞ እንግዲህ ጥሬ ገንዘብ በጥሬ ገንዘብ ሳይሆን እንግዲህ ክፍያውን ምናልባትም በሶፍት ኮፒ ወይም ደግሞ በሲስተም ወይም ደግሞ በዲጂታል የግብይት ስርዓት ሊሆን ይችላል ማለት ነው። እና ሰው ደግሞ በተለይ በአሁኑ ሰዓት ይሄ ጥሬ ገንዘብ እየጠፋ የገንዘብ የግብይት ስርዓቱ። በኤሌክትሮኒክስ ወይም ደግሞ በኤሌክትሮኒክስ ሲስተም በሶፍት ኮፒ ሆኗል በዲጂታል ሲስተም ማለት ነው። ስለዚህ የጥሬ ገንዘብ እጥረት በየቦታው ያለ በመሆኑ ነገሮቹን ስንገዛ ወይም ደግሞ የትኛውንም አይነት የምንፈልጋቸውን ነገሮች ስንገዛ የሚሸጠው ሰውዬ ፍላጎት ብዙ ጊዜ በሲስተም ወይም ደግሞ በዲጂታል የግብይት ስርዓት ከሚፈጸምለት ይልቅ በጥሬ ገንዘብ እንዲፈጸምለት ይፈልጋል። እና በጥሬ ገንዘብ የገበያ ስርዓታችን ስንፈጽም የዋጋ ቅናሽ ራሱ ያደርጋል ማለት ነው። እና በዚህ ልክ እንግዲህ ጥሬ ገንዘብ ገበያ ስርዓት ላይ በተለይ ባላደጉ ሀገሮች ላይ ምን ያህል ተፈላጊ እንደሆነ ጥሬ ገንዘብ ግብይት መፈጸም በዚህ ምሳሌ መረዳት እንችላለን ማለት ነው። ምናልባትም ይሄ ጥሬ ገንዘብ እየጠፋ ማለትም በአቅርቦቱ እያነሰ እያነሰ ሲሄድ ሁሉ የገበያ ስርዓት አፈጻጸማችን እንግዲህ ወደ ዲጂታል ሲስተም ሊቀየር ይችላል የሚል። እንግዲህ ይኸው ዝንባሌው አለ። ዞሮ ዞሮ በተለይ በታዳጊ ማነው ባደጉ ሀገሮች ላይ ብዙ ጊዜ የግብይት ስርአታቸውን የሚፈጽሙት በዲጂታል ሲስተም ማለትም በሶፍት ኮፒ ይሆናል ማለት ነው። ጥሬ ገንዘብ በካሽ ክፍያ አይፈጽሙም በቃ ሁሉን ነገር በዲጂታል የግብይት ስርዓት ይሆናል ማለት ነው። እና ይሄ ታዳጊ ሀገሮችም እንግዲህ የዚያን ልምድ በመከተል ማለት ነው። አሁን አሁን ሃምሳ አርባ ፐርሰንት የሚሆነው ማህበረሰብ የግብይት ስርአቱን የግብይት ስርአታቸውን ማለት ነው በሲስተም በማድረጉ በኩል ትልቅ አስተዋጽኦ እያደረጉ ይገኛሉ ማለት ነው። እና እኛም እንግዲህ እንደ ሀገር እንደ ታዳጊ ሀገር ማለት ነው የግብይት ስርዓታችንን ከጥሬ ገንዘብ ወደ ዲጂታል ሲስተም እየቀየርን የምንገኝ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁኝ። እንግዲህ ጥሬ ገንዘብ ሲባል ደግሞ

እሺ አመሰግናለሁ በመጀመሪያ ሰላመ እግዚአብሔር ለሁላችንም ወሳኝ ነገር ነው። እና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት። የተከበረ የሰላምታ ድምፄን እያሰመሁ ቃለመጠይቁ እንደሚከተለው አነብና ለቃለ መጠየቁ የመልስ ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃለመጠየቃችን እሄዳለሁ። ክሬዲት ካርድ ይላል። እሺ እንግዲህ ክሬዲት ካርድ ማለት ምን ማለት ነው? ክሬዲት ካርድ ከሌሎች የካርድ አይነቶች ጋር ምን አይነት ግንኙነት ወይም ልዩነት አለው? በሚሉ የተለያዩ ሀሳቦች ላይ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያ እሄዳለሁኝ። እንግዲህ ክሬዲት ካርድ ኤቲኤም እያልነ የተለያየ አይነት የካርድ ሲስተም አለ። ማለትም ሁላችንም ቢሆን ማለት ነው። እንግዲህ በተለያዩ የንግድ ተቋማት ላይ የራሳችን የሆነ አካውንት አለ በዚህ አካውንት ላይ ደግሞ ያስቀመጥነው የብር መጠን ይታወቃል። ስለዚህ ይህንን የብር መጠን ደግሞ በፈለግነው ሰዓት እንግዲህ በቀጥታ በዚህ ካርዳችንን ተጠቅመን እናስወጣ ብር ለሌላ ሰው እናስተላልፋለን። ወይም ደግሞ ስንፈልግም ብር ወጪ እናደርጋለን ማለት ነው። ልክ ክሬዲት ካርድም በዚህ መልኩ አገልግሎት የሚሰጥ ሆኖ ለምሳሌ ከኤቲኤም ክሬዲት ካርድ የሚለየው ምንድነው? የተወሰነ ልዩነት አለው ያንን ልዩነት እንግዲህ ግልጽ አድርጌ ለማስረዳት እሞክራለሁ ማለት ነው። ወደ ልዩነቱ ማብራራት እሄዳለሁኝ። ስለዚህ ለምሳሌ አሁን እኔ የኤቲኤምም እንደዚሁም ክሬዲት ካርድም ተጠቃሚ ነኝ። በኢትዮጵያ ንግድ ባንክ ብዬ ባስብ ነገር ግን እዚህ ላይ ታሳቢ የምታደርጉልኝ በኢትዮጵያ ክሬዲት ካርድ እስካሁን ድረስ አልተፈቀደም ምናልባት እንግዲህ በመጪው ጊዜ ሊፈቀድ ይችላል። በዋናነት አሁን ኢትዮጵያ ውስጥ እየሰራ ያለው። ምንድነው? ሞባይል ኤቲኤም ነው። ሞባይል ባኪንግ ወይም ኤቲኤም ነው። ስለዚህ ኤቲኤም ካርድ ደግሞ በዋናነት እንግዲህ በእኛ አካውንት ውስጥ ማለት ነው። በአካውንታችን ላይ ያለውን ብር በፈለግን ሰዓት እንግዲህ ብር ለሌላ ሰው ለማስተላለፍ እንደዚሁም ደግሞ ብርን ወጪ ለማድረግ ማለትም ይሄን የኤቲኤም ካርዳችንን ተጠቅመን በአካውንት ውስጥ ያለንን የገንዘብ መጠን እንደፈለገን ወደ የምንፈልገው ሰው ማስተላለፍ እንችል። እንችላለን። እንደዚሁም ደግሞ ይህንን ያለንን በዚህ አካውንታችን ላይ ያለውን የብር መጠን ሙሉ በሙሉ ማለት ይቻላል ወይም በከፊል ማለት ነው። ማውጣት እንችላለን ለምንፈልገው ሰውም እንደዚሁ ማዘዋወር እንችላለን ማለት ነው። ኤቲኤም ማለትም ኤቲኤም ማለት ነው። ነገር ግን ክሬዲት ካርድ ስንል ግን ከ ኤቲኤም የሚለይበት በምን መልኩ ነው? ቢባል ኢትዮጵያ ውስጥ አልተለመደም ነገር ግን በውጪው አለም ላይ ይሄ ክሬዲት ካርድ የተለመደ ነው። ከ ኤቲኤም የሚለይበት ምንድነው? ለምሳሌ አንድ ግለሰብ በአንድ በሆነ ባንክ ላይ ሃምሳ ሃምሳ ዶላር 50 ሺህ ዶላር ይኖረው። ስለዚህ ይሄ ሰው ማለት ነው። በዚያ ንግድ ተቋም ላይ ባለው አመኔታና እንደዚሁም ደግሞ ምናልባትም አቅሙ አቅሙ ለምሳሌ ከዚህ ብር መጠን ከፍ እና ከፍ ባለ መጠን ከተቋሙ ጋራ ያለውን ግንኙነት ተቋሙ በማጤን ማለት ነው። ካለው ብር መጠን በላይ ብር ማስተላለፍ ይችላል ማለት ነው። ለሌላ ሰው ስለዚህ ምን እያደረገ ማለት ነው? ብድር እየተበድሮ ምንም አይነት ከእሱ ካለው የብር መጠን አልፎ ለሌላ ሰው ብር ማስተላለፍ ይችላል ማለት ነው። እና ክሬዲት ካርድ እንግዲህ ከኤቲኤም ካርድ የሚለየው በዚህ መልኩ ይሆናል ማለት ነው። ኤቲኤም ካርድ ላይ ስንጠቀም ምንም ይሁን ምን ባለን የብር መጠን ልክ ነው። መንቀሳቀስ የምንችለው ክሬዲት ካርድ ላይ ከሆነ ግን ባንኩ እኛን ወደፊት ይከፍላሉ ብሎ ታሳቢ እምነት ስለሚጥልብን ወይም ደግሞ ህግ ውል ስለምንፈጽም ማለት ነው። በዚያ ውል መሰረት እኛ ደግሞ ነገ ወይም ደግሞ ከነገ ወዳ በአጭር ጊዜ ውስጥ ያንን ብር መልሰን ስለምንሸፍንለት የሆነ ተኛታለን ብር በተጨማሪ ብር ይሰጠንና ያንን ብር እንግዲህ እኛ እንደፈለግነው ልናወጣው እንችላለን ወይም ደግሞ ለምንፈልገው ሰው ልናሸጋግርለት ወይም ልናስተላልፍለት እንችላለን ማለት ነው። እና በተለይ ኢትዮጵያ ውስጥ እንኳን ይሄ ክሬዲት ካርድ የሚባለው የተለመደ አይደለም መንግስትም እንደ መንግስት አልፈቀደም። ነገር ግን ምናልባት ነገ ከ ነገ ወዳ ይሄ ስርዓት ተግባራዊ ሊሆን እና ምናልባትም ሰዎቹ እዳቸውን የመሸፈን አቅማቸው በመጠናት ማለት ነው። ማለትም ባላቸው የኢኮኖሚ ደረጃ እያንዳንዱ ግለሰቡ ተጠንቶ ከዛ በኋላ ምን ያክል ከሬዲት ካርድ ተጠቃሚ ቢሆን መልሶ የመክፈል ችሎታው ምን ያህል ይሆናል? በሚል ይህንን ጥልቅ ጥናት ከተደረገ በኋላ ክሬዲት ካርድ እንግዲህ በኢትዮጵያም ሊጀመር ይችላል ማለት ነው። እስካሁን ግን አልተጀመረም ተግባራዊውም አልሆነም። እስካሁን ድረስ ነገር ግን ወደፊት ሊሆን ይችላልና ክሬዲት ካርዳ